ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እንደ ሁኔታው እችላለሁ። በራሴ የሚመራ በራሴ ስራ የሚመራ በራሴ ቤተሰብ የሚመራ ከሆነ። ውሳኔ መስጠት እችላለሁ ምክንያቱም ያው ብዙ ጊዜ ውሳኔ የሚሰጠው በህግ ቦታ ስለሆነ ግን በሰፈር ደግሞ ውሳኔ እንሰጣለን ማለት ነው። ውሳኔ የምንሰጠው እንዴት? አንተ ለምሳሌ የሆነ ሰው ጥፋተኛ አጥፍቶ ከሆነ ጥፋተኛውን ጥፋተኛ ነህ ብሎ ውሳኔ እሰጥበታለሁ ማለት ነው። ምክንያቱም አንድ ሰው አጥፍቶ ያላጠፋው ላይ መወሰን በጣም ከባድም ወንጀልም ነው። እንደገና በ እምነትም ጉዳይ ለሚያስጎዳ በሱ ውሳኔ ትክክለኛ ውሳኔ በመስጠት እተባበራለሁ ማለት ነው። ምክንያቱም ትክክለኛ ውሳኔ ከሰጠህ ያ ሰው እምነት ይኖረዋል እምነት ከሰዎች ጋር አገኛለሁ እምነት ባገኘው ቁጥር የራሴ የስራ እድገት የስራ ውጤት ይኖረኛል ማለት ነው። ስለዚህ ውሳኔ በጣም የመስጠት ልምድ አለኝ። ውሳኔ የመስጠት ልምድ ካለው ደግሞ አንድ ሰው በጣም ብዙ ነገሮችን ማከናወን ይችላል። በግሉ ቀጥሎ የመቆም ብዙ ስራዎችን የመስራት አቅም ይኖረዋል ማለት ነው።

"ማደንዘዝ ትወዳለህ?" እኔ ማደንዘዝ አልወድም። ራሴንም ማደንዘዝ አልወድም፤ እንዲሁም ሰው ሲደነዘዝም አልወድም። ምክንያቱም ሰው የሆነ መጠጥ አሁን በጣም አልኮል ወስዶ ራሱን ሲያደነዝዝ ራሱን ሲጎዳ በጣም የምጠላውና የሚያስጠላኝ ነገር ምክንያቱም መጨረሻው ወደ ሌላ ህመም ወደ ካንሰር ወደ ላ የተለየዩ ድብርት ውስጥ ስለሚያስገባ ማደንዘዝ፤ እኔ የምጠላው ነገር ቢኖር ማደንዘዝ ነው። እና ስለዚህ እኔ ማደንዘዝ አልወድም። ማደንዘዝ ብዙ ሰዎችም ይቃወማሉ። ምክንያቱም የተለያዩ ሱስ ተጠቅመው ሲደነዝዙ ልጆች የሚያደርጉትን አያውቁም፤ ሰው ለመግደል እንኳ ምንም የሚያግዳቸው ነገር የለም። ምክንያቱም በራሳቸው ቁጥጥር ስራ አይደሉም። ያ የሚያደነዝዛቸው ነገር ላይ ቁጥጥር ውስጥ ስለሆኑ በጣም ይደነዝዛሉ ማለት ነው፤ እና በደነዘዙ ቁጥር ደግሞ ሰውን ይጎዳሉ፤ ሰው ከጎዱ ደግሞ በጣም ከባድ ነገር ነው። ስለዚህ የንሮ ዘይቤ ራሱ ተቃወሰ ማለት ነው። አሁን እኔ መድብ ደነዘዝኩ ማለት ብዙ ሰው ልጎዳ እችላለሁ፤ ጓደኛ ልጎዳ እችላለሁ፣ ቤተሰብ፣ እንዲህ በተለያየ ነገር ቅርብ ሰዎችን ልጎዳ ስለምችል ማደንዘስ በጣም እጠላለሁ አልወድም ማለት ነው። ስለዚህ የምታደነዝዙ ሰዎች ተጠንቀቁ አታደነዝዙ ለማለት እወዳለሁ።

ሙዚየም መሄድ ትወዳለህ? አ ሙዚየም መሄድ እወዳለሁ ምክንያቱም ሙዚየም የድሮ ቅርሶች ያሉበት በተለይ በቤተ እምነት በኦርቶዶክስ እምነት አካባቢ ያሉ ቅርሶች በጣም በጣም አሪፍ ናቸው። እንደ ወርቅ ግብር እንደውም መዳም የሚባል ነሀስ የሚባለው አይነት በተለያየ ነገር ይገኛል ቅርስ እነሱ እንዲሁም አልባሳቶች። እንደውም በተለያዩ የእምነት ዘርፎች በእስልምናውም በፕሮቴስታንቱም በሰፋት ይገኛሉ። እና እንደዛን ቅርሶች መየት እንደውም የሀገር ቅርስ አንድ ባህል ቤት አሰራ ሊሆን ይችላል። የእቃ የሚጠቅም ምበሉ የሚጠጡበት የሚመገቡበት በአጠቃላይ እንዲሁም ሜድሮ ያለበት ሁኔታም እዚህም ከቢያንስ የረጅም ርቀት አመት ያለበት ሚዲዮ የነበሩ እቃዎችን መጎብኘት። በጣም ደስ ስለሚል ሙዚየም መሄድ እወዳለሁ ባገኘሁት ታጋጣሚ ለመሄድ እሞክራለሁ። ከሙዚየም ማለት የአንድ ሀገር መሰረታዊ መመቸዋ አንዱን መነሻዋ የምታውቀው በሙዚየም ስለሆነ ሙዚየም በጣም ጥሩ ስለሆነ እወዳለሁ እሄዳለሁ። እና ስለዚህ ሰዎችም ሙዚየም ሙዚየም ቢወዱ ጥሩ ነው ብዬ አስባለሁ ነው። እንደተለያየው እንደ ሀገራቸው ሙዚየም በጣም መሰረታዊና አጥሩ ነገር ነው።

በምን ሰዓት ትነሳለህ? ያው እንደ ሰው ጠዋት ነው። እኔ ጠዋት ነው እንግዲህ። ወደ ስራም ይሁን ከእንቅልፌም የምንነሳው ጠዋት ነው። እንግዲህ ዱባይን ሲያነሣ ስትሰይድ አለ ከእንቅልፍ አለ ለስራ መነሳት አለ። ግን እኔ ከእንቅልፍ መነሳት የምለው በጧት እነሳለሁ። ጠዋት ተነስቼ እንግዲህ ስራ ቦታዬ ሩቅ ስለሆነ የእግር መንገድ ብዙ ወደ ስምንት ኪሎ ሜትር አካባቢ ይገመታል። በትንሹ በዛ ከዛ እጄ ነው እንግዲህ ስራዬን የምሰራው ስለዚህ በጧት መነሳት አለብኝ። ጧት ተነስቼ ቁርስ መብላት አለብኝ። የተለያየ ወደ ስራ የሚሄድ የሁሉም ነገር ማድረግ ስላለብኝ በጠዋት እነሳለሁ። በጧት ከተነሳሁ በኋላ ሙሉ ያሉትን ነገሮች የሚያስፈልጉኝን ነገር እነሱን ፕሮሰስ ከጨረስኩ በኋላ ወደ ጉዞ እጀምራለሁ ማለት ነው። እና በጧት መነሳት የራሱ ጥሩ ጥቅም አለው። ምክንያቱም ጠዋት ከተነሳ ስራው ሁሉ ቀን ሙሉ አሪፍ ሆኖ ነው። ሰው ለምሳሌ ሁለት ሰዓት መግባት እያለበት ሁለት ሰዓት ከእንቅልፉ ቢነሳ ቀኑን ሙሉ ተደናግጦና የራስ ህመም ሊከሰትበት ይችላል። ግን ቀድሞ አስራ ሁለት ሰዓት የሚነሳ ሰው ተዘጋጅቶ ፈጠን ወደ እርሱ ራሱን አዝናንቶ ይውላል ማለት ነው። ስለዚህ በጠዋት መነሳት ጥሩ ነው

እህል መፍጨት ታውቃለህ? አይ እኔ እስካሁን እህል መፍጨት አላውቅም። ምክንያቱም ወፍጮ ቤቶች ናቸው የሚፈጩት እኔ እህል የሚፍጩት አላውቅም ብዙ በሀገራችን እናቶች ወይም ሴቶች ስለሆነ እህልን የሚፈጩት የነበሩ በእናቶቻችን። እኔ እስካሁን ምንም በእህል መፍቸት አላውቅም። ግን እህል እንዴት እንደሚፈጭ አውቃለሁ ምክንያቱም ኦፍጮ ቤት ሄጄ ቤት ሄጄ ብዙም ጊዜ አስፈጫለሁ የቤተሰብ ተልኬ እንዲሁም የራሴንም ለማስፈጨት ወፍጮ ቤት እሄዳለሁ። እጄ ራሴ እንግዲህ በድንጋይ ወፍጮ ወይም ድንጋይ እና ድንጋይ በማጋጨት የፈጨሁት እስካሁን የለም አላውቅም። እህልን መፍጨት በደንብ እናቶቻችን ግን አስተምረውናል ምክንያቱም እነሱ ለፍተው ታክተው ደክመው ነበር እኛን ሲመግቡ የነበረው ማለት ነው። ወደ የጤዬፍ ጤዬፍ ይፈጫሉ ቦቆሎ እንደውም ስንዴ በመፍጨት እናቶቻችን አሳልፈውታል። እና እኔም እነሱ ሲፈጩ በማየት እንዴት እንደሚፈጭ አውቃለሁ እንጂ እኔ ፈጭቼ አላውቅም። እና ስለዚህ አሁን እንዴት እንደሚፈጩ በደንብ አውቃለሁ። ለምሳሌ ሰዎችን ለማስረዳት ለማሳየት እኔ አውቃለሁ ግን እኔ እህል መፍጨት አልችልም አላውቅም። ስለዚህ ከባድ ነው

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት በጣም ከምወደው ነገር ዩ ኖው ኮከቦችን መመልከት ነው። በተለይ ጨለማ ላይ ወጥቶ መመልከት የሆነ ለየት የሚል አንድ አንዳንድ የሆነ መስተጋብር አላቸው ኮከቦች የሆነ መስመር ሰርተው በጣም ሲያብለቀልቁ ወይም ብርሃናቸውን ወደ መሬት ሲረጩ ደስ የሚል እንዲሁም ኮከብ ሲበሩ እንደ እንትን በሰማያ ላይ ሲሮጡ ማየት ደስ የሚል ነገር ነው። እና ኮከቦችን በሰፊው እመለከታለሁ ማታ ላይ ቢያንስ ወደ አራት ሰዓት ምናምን እየወጣሁ ብዙን ጊዜ አያለው ኮከቦችን እና ደስ የሚሉ የሚያስደስቱ እንዴት ነው? ጠፈር ላይ ያለ ምንም ነገር የቆሙት ብዬ ሁሌም ይገርመኛል። ሳስበው ስለዚህ የኮከቦችን የመመልከት ነገር ሁሌ ከሚያስደስተኝ ነገር ቢኖር ኮከቦችን ሰማይ ላይ መመልከት ነው። እና እነሱ በጣም መመልከት በጣም የምወደው በጣም ጥሩ ነገር ነው እና የኮከቦችን የማየት ልምድ ሰውም ቢኖረው አሪፍ ነው። ምክንያቱም ያዝናናል ሰው ሲደብረው ኮከቦችን ባየ ቁጥር የሆነ ራሱን የማዝናናት የሚያዝናናበትና ራሱን ትሪት የሚያደርግበት ነገር አለ። እና ኮከቦች በጣም ያስደስታሉ።

በአደባባይ መናገር ትችላለህ? አዎ በአደባባይ መናገር ልምድ አለኝ። ምክንያቱም ይሄ ልምድ ደሞ የመጣው ከትምህርት ቤት። ብዙ ጊዜ መናገር በአደባባይ ማውራት እንዲሁም በስብሰባዎች የመናገር ልምድ። ቀስ እያለ ሚመጣ ሲሆን ግን እኔ መናገሩ ልምድ አለኝ። ምክንያቱም ፍራቻ የሚባል ነገር ሰው ይጠፋል ቀስ በቀስ ፍራቻ የሚጠፋበት ደግሞ። ቤተሰብ አካባቢ ባለበት ጊዜ ቤተሰብን መምራት ቤተሰብ ላይ ሲናገሩ አለመደበቅ አለመፍራት ከቤተሰብ ይጀምራል። ቤተሰብ በተሰበሰበት መናገር። ከዛ ትምህርት ቤት አካባቢ ደግሞ በሰልፍም የሆነ ሰንደቅ አላማ ተሰልፎ በሚከበርበት አግኧ ወቶ መናገር እንዲሁም በአደባባይ የመናገር ችሎታ እንዲኖረው ማድረግ ይቻላል። ስለዚህ እኔም በዛ ነው። ልምዱን ያመጣሁት እና ብዙም አሁን አልፈራም ድሮ ፈሪ ነበርኩ የመናገር ልምድ የለኝም ነበር። አሁን ግን በአደባባይ መናገር እችላለሁ። ቆሜ ስለዚህ ምንም ችግር የለብኝም። የመናገር እና ያው እንግዲህ እሱ እሱ ስላለ መናገር እችላለሁኝ። በጣም አሪፍ ነው እላል መናገሩ ነገር

ለስራ ትጓዛለህ አዎ እኔ የስራ ቦታ ርቅ ሩቅ ነው። ስለዚህ እጓዛለሁ በሰፊው ነው የምጓዘው። ለስራ ወደ ሁለት ሰዓት የሚጠጋ የእግር ጉዞ አለብኝ ወደ እሱ እንግዲህ ጉዞ እያደረኩ የተለያየ የገጠራማ ክፍሎችን እያየሁ ነው የምሄደው ስለዚህ የስራ ጉዞ እጓዛለሁ። እሄዳለሁ በጣም ነው የምጓዘው እና ስራ ጉዞ በደንብ ነው የምጓዘው። ስራውን ጉዞ ካልተጓዝኩ ደግሞ ስራ መስራት ስለማልችል እጓዛለሁ እና ስራ ጉዞ መጓዝ ጥሩ ነው። ምክንያቱም ቀለል ያለ ስራ ደግሞ ለሚሰራ ሰው ቢጓዝ ይመከራል። ግን የጉልበት ስራ ከባድ ስራ ከሆነ ግን ጉዞ ስለሚያደክመው ቀጣይ ስራውን በደንብ ማከናወን ስለማይችል የስራ ጉዞ ብዙም አይመከርም። ግን አማራጭ ከሌለ ስራ ለመስራት የግድ መጓዝ የሚያስፈልግ። እኔ ስራ በቂ ገቢ ስለሌለኝ አሁን እጓዛለሁ ተጉዤ ነው። እንግዲህ የሁለት ሰዓት መንገድ ወደ ስምንት ኪሎ አካባቢ ስምንት ኪሎ ሜትር አካባቢ ተጉዤ ነው ምሰራ። ስለዚህ እኔ ለስራ እጓዛለሁ።

የድሮ ፎቶዎችህን ትይዛለህ? አዋ የድሮ ፎቶዎቼን እኔ ቢያንስ አሁን ባለውበት እድሜ ወደ ሃያ ስድስት እንደዛ አካባቢ ይመስለኛል እድሜዬ አሁን ባለውበት። ስለዚህ የድሮ ፎቶዎችን አሉኝ ያው በተለያየ ቦታ አስቀምጫለሁ ሁሌ የመያዝ ልምድ አለኝ። ፎቶም የማንሳት ልምድ ስለሚያስደስት ፎቶ ማንሳት ፎቶዎችን እይዛለሁና አንዳንዴ ከአርባ ማውጣት ደ ከክፍሌም በመውጣት የሆነ ትውስታዎችን አስታውሳለሁ እና የድሮፎቶዋች በጣም የሚያስደስቱ ናቸው። ምክንያቱም የእየጊዜው እየዘመነ እየዘመነ ስለሚሄድ የድሮ ፎቶዎች የራሳቸው የሆነ ኳሊቲ ወይም ጥራት እንዲሁም አሁን ያለው በጣም ደግሞ አሁን ያለው ጥራት ምስል የማይገናኝ ስለዚህ በዛ ሰዓት የራሳቸው ያነሳስ ቴክኒክ የራሱ እንትን አለው። ስለዚህ በጣም ስለሚያስደስት የድሮ ፎቶዎችን ማስቀመጥ በጣም ጥሩ ነገር ነው። ስለዚህ እንደኔ አስቀምጡም አታስቀምጡ እላለሁ ስለዚህ እኔ አለኝ ፎቶዎችን አስቀምጫለሁ። ፎቶዎች ናቸው ያሉኝ ቢያንስ ወደ አራት ሺህ አካባቢ ፎቶ ይመስሉኛል አሉኝ። እንግዲህ በስልክ የተነሱ ፎቶዎች አሉ እንደውም ደግሞ ቆየት ያሉ በካሜራ የተነሱም አሉ

ልብስ ምን ያህል ጊዜ ታጥባለህ? ልብስ አጥባለሁ ምክንያቱም ያው ልብስ በተፈጥሮ ይቆሽሻል ግን እንደ ሀገራችን ዝም ይሄን ያህል ቶሎ ቶሎ የማጠቡ ልምድ የለም። ልብስ እንግዲህ በሳምንት አንዴ ላጥብ እችላለሁ በርከት አድርጌ ከዛ እንግዲህ እንደገና የቆሸሸዉን እየሰበሰብኩ ነው እንግዲህ የማጥበው በእጄ ስለሆነ በስፋት የሚታጠበው እንግዲህ ልብስ የማጥበው በእጄ ስለሆነ በሳፋ ላይ በማድረግ ነው የማጥበው በማሽን የለም እስካሁን እንግዲህ ላውንደሪ በሚባለው እስካሁን እኔ አልጀመርኩም፣ እንግዲህ ሀብታም የሚባሉት ናቸው እዚህ በላዉንደሪ እያጠቡት ያሉ እንግዲህ እኔ ልብሴም በሳምንት አንድ ጊዜ አጥባለሁ፣ ምክንያቱም በርከት ያለ የሚባል ልብስም ስለሌለኝ ልብስ የማጠብ ግዴታ ነው በየሳምንት ስለዚህ እነሱን ጥዳታቸውን መጠበቅ ግድ ነው በሳምንት ያጠብኩኝ ቢያንስ በቀን እኮ አንድ ብጠቀም ያው ለሳምንት ያቆየኛል ማለት ነው በሳምንት ደግሞ ድጋሚ ማጠብ ግዴታ አለብኝ ማለት ነው፣ ስለዚህ ልብስን ማጠብ ለራስ ጥራት ነው ለተለያየ ለጤናም ሊያጋልጥ ይችላል ስለ የግድ ማጠብ አለብኝ ልብሴን ከሳምንት አንድ ጊዜ አጥባለሁ።

ማብሰል ትችላለህ አዎ ማብሰል እችላለሁ። ምግብ መስራት በሀገራችን ያለውን ባህል ማብሰል እችላለሁ። እንደ እንጀራም አንተ አንዴ ከሴቶች እየገባሁ እንጀራ ነው እንጀራ መጋገር ነው የሚከብደው። እንጀራን የመጋገር ልምድ አሁን እየደመርኩ ነው። ግን ሌሎች ምግብ እንደ ምግብ እንደዚህ ፓስታ ማኮረኒ ሽሮ ወጥ ስጋ ወጥ ድንች ወጥ ሁሉንም መስራት እችላለሁ። በተለያዩ ፒዛ በርገር ብዙ ምግቦችን መስራት እችላለሁ። ምክንያቱም በጊዜ ሂደት ከልጅነቴ ጀምራ ያው እናቴን ናት ያስለመደችኝ ወንድ በሆነም የመጀመሪያ ልጅ ከመሆኔ አንፃር። ማብሰል እችላለሁ ምግቦችን በተለያየ ቴክኒክ አበስላለሁ። እና ጣፋጭ ምግብ ለመስራት እሞክራለሁ። ምክንያቱም ምግብ በጣም የግድ አንድ ሰው የግድ ምግብ ማብሰል መቻል አለበት። ምግብ ካላበሰለ ብቻውን በሚኖርበት ወይም ብቻውን በሚተደደርበት ጊዜ ለራብ የመጋለጥ እድል እንዳይኖረው። ምግብ ማብሰል በደንብ ጣፋጭ ምግብ መስራት አለበት። የሚጣፍጥ ለራሱም ቀለል ያለ ምግብ መስራት መቻል አለበት። ምግብ አሁን ደግሞ የቴክኖሎጂ ጊዜ ስለሆነ ምግብር በደንብ ማብሰል እችላለሁ። ምክንያቱም ቴክኖሎጂ እያገዘኝ እንደውም በደንብ ጣፋጭ ምግቦች እሰራለሁ

ቤት ግን እንዴት ታስውባለህ? ቤቴን አስውባለሁ እንግዲህ በቻልኩት አቅም በተለያየ ጌጣጌጥ ቀለም መቀያየር ቀለም በመቀባት ነው ብዙ ጊዜ ቤት የሚዋበው እና የተለያዩ አበባዎችን በመትከል እንደውም የቆሸሹ ቦታዎችን በየቀኑ በመጥረግ በማጠብ ይዋባል ማለት ነው ቤት እንግዲህ በዚህ መልኩ ነው የሚዋበው የመዋቢያ ዘዴ ብዙ የለውም እንግዲህ ቤቶች ውስጣቸው ኮርቻክ በማድረግ ወደ ቀረም ሲቀየር በጣም ውበት እንዲሁም ኮርኔሳቸው የተለያዩ አሁን ስሪዲ የሚባሉ ላይቶች አሉ እነሱ ሲገጠም በጣም ውበት አለው ያምራል እነሱ እነሱን ስንጠቀም በጣም ውበት ያላቸው ይሆናል እና ቤትን ለማስዋብ በጣም ቀላል እየሆነ ነው የመጣው አሁን በተለይ እና አሁን ለማስዋብ ምንም ብዙ ምክንያት አያስፈልግም የተለያዩ እነዚህ ትንሽ ስኮት ላይት የሚባል መብራት አሉ እነሱን በመገጣጠም በጣም አሪፍ አድርጎ ማስዋብ ይቻላል እና ሙሉ ግቢን ማስዋብ ነው ትልቁ ነገር አበባ በመትከል የተለያዩ ዛፎችን በመመትከል በጣም የሚያማምሩ የግቢ አትክልቶች አሉና አነሱን በመትከል ማስዋብና ማራኪ ማረግ ለእይታ እንዲያምኑ ማድረግ ይቻላል

ቀርቅሃ በአካባቢው ያድጋል አዎ ቅርቀሃ እኔ ባለሁበት ባይኖርም ግን በቅርብ ርቀት አለ። እና ቀርቀሃ እንግዲህ ግን እንትኑን ተክሉን ተሰርቶ ለብዙ ነገር እየተጠቀምነው እንገኛለን ለመቀመጫ። በወንበር መልክተሰርቶ እንዲሁም በሌላ ደግሞ በቅርቀሃ በተለይ ለምጣድ አክምባሎ ተብሎ መክደኛ እንጀራ ሲጋገር ጥቅም አለው። እንደገና ቅርቀሃ ለአጥርም ይጠቅማል እንደ አጥር ሆኖ ለቤት ማስዋቢያ ዲኮርም እንጠቀምታለን ምክንያቱም በቀጫጭን ተሰልስሎ ወይም ተቀጣጥኖ ተሸንሽኖ ለቤት አጥር በጣም አሪፍ ነው። ብዙ ሰዎች በጣም በሰፊው ነው የሚጠቀሙት እና ከቅርብ ርቀት ነው ያለው ወደ አንድ መቶ ምናምን ኪሎሜትር አካባቢ ነው የሚገኝ ያ የቅርቀሃ ተክል ከእኔ ካለሁበት በሰፊው የሚገኘው። እንዲሁም በቅርብ እኔ ባለሁበት እየሞከርነው እንገኛለን ቀርከሃን። እና ሌላ ደግሞ ጥቅሙ ሳጠራ ወይም ቅርጫት በሚባል ሴቶች ከአንድ ቦታ ወደ አንድ ቦታ ለመሸከም አፈርም ይሆናል እህልም ለመሸከም የሚጠቀሙበት። ቅርጫት የሚባል ነገር ማጠራቀሚያ እሱም ከዛ ስለሚሰራ ቅርከሃ እንግዲህ በአካባቢው በቅርብ ርቀት ወይም በራቅ ባለ ያድጋል።

አይስክሬም ትወዳለህ? አይስክሬም አዎ በጣም እወዳለሁ። አይስክሬም አይስክሬም ዝግጅት በጣም ደስ ከሚል ነገር ቢኖር አይስክሬም ነው። አይስክሬም በጣም ነው የምወደው። እና ጣፋጭም ነገር ነው። በጣም ማዘጋጀትም እወዳለሁ። እንደ አይስክሬም የሚጣፍጥ ነገር የለም በጣም ይመቻል። የአይስክሬም ዝግጅት እንግዲህ ለብዙ ነገር ከኬክ ላይም ተጨምሮ ኬክ በጣም ለመመገብ ጥሩ ግብአት ነው። እና ለብቻው አይስክሬም እንግዲህ እንደተለያየ ጥቅም የተለያየ ይዘት ያለው ስለዚህ ጣፋጭ ነገሮች እንዲሁም አስደሳች ነገር ስለሆነ አይስክሬም በጣም አሪፍ ነው።

የቅጥር ሂደት እንዴት ነው? የቅጥር ሂደት እንግዲህ በሀገራችን ባለው አሁንም በጣም አዝጋሚና አድካሚ ነው። ምክንያቱም የቅጥር በተለይ በመንግስት ያለው ቅጥር እንዲሁም በግል ያለው ቅጥር ተዳክሟል። እና ቅጥር ሁኔታው በጣም የተዳከመ ቅጥር የሌለበት ግዜ ላይ ነው የምንገኘው። አሁን ባለው ሁኔታ ቅጥር አለ ለማለት ይከብዳል። ቅጥር የለም ማለት ነው የምችለው። ስለዚህ የቅጥር ሁኔታ አወዛጋቢና አድካሚ ነው ማለት ነው የሚቻለው። እንጂ ቅጥር አለ ለማለት ይከብዳል። እና ቅጥር በጣም ወሳኝ ነው። ለአንድ ሀገር የስራ ፈጠራም የተሻለ ቢሆንም ግን ቅጥር በጣም አሪፍ ነገር ነው። ቅጥር ከሌለ የእለት ገቢን ለማግኘት ቅጥር መሰረታዊ ነገር ነውና። ቅጥር የመቀጠር ነገሩ ቢኖር አሪፍ ነው። እንደ መንግስት በተለይ ቅጥር ቢኖር በጣም ጥሩ ነው ብዬ አስባለሁ። ቅጥር ከሌለ ግን ከባድ

ቀትር ምን ትመገባለህ? ቀትር እንግዲህ ብዙ አይነት ምገባ አለ የምሳ ፕሮግራም ሊሆን ይችላል። ምሳ ላይ ደግሞ ብዙ አይነት ነገር መመገብ ይቻላል እንግዲህ ሰው እንዳገኘው ይመገባል። እንግዲህ በሀገራችን ብዙን የሚዘወተረው የሽሮ ወጥ። እንዲሁም የድንች ወጥ ከእንጀራ ጋር ነው ብዙ በእንጀራ ስለሆነ የምንመገበው። ብዙ የምግብ አይነት እንግዲህ እንጀራ በወጥ በሚባል ደረጃ ነው ያለው። እንግዲህ የላ ምግብ ዘለለ ሲል እንግዲህ አንዳንዴ ስጋ የመስራት ነገር አለ። ስጋዎችን በተለያየ በጥብስ መልክም ሆነ በሆነ ነገር የመስራት እና የመመገብ የምሳ እንትን አለ በቅቅል ዘርፍም ሊሆን ይችላል። ስለዚህ ቀትር ላይ ብዙ ጊዜ የምንመገበው እንደ ሀገራችን ብዙን ሽረ ሽሮ በእንጀራ በሚባለው ነው እንደ ባህልም እንደ እንትንም የተለመደው። ስለዚህ እሱን ነው ምገባ እያካሄድኩ ያለው እኔም ምመገበው እሱ ነው ቡይ የለት ተለት ተግባሬ ማለት እችላለሁ። እና ስለዚህ የቀትር ምን ትመግባለህ ለሚል ምሳ በሚለው ስንወስደው እንግዲህ ይሄ ነው ያለው።

የምትወደው ከተማ የት ነው? የምወደው ከተማ ብዙ ነው የምወደው ከተማ እንደ ሀገራችን አዲስ አበባን በጣም እና በመጀመሪያ ደረጃ ከምወዳት ከተማ የምትመደበው አዲስ አበባ ነች። እንግዲህ አዲስ አበባ በጣም ሰፊ ከተማና ያው ብዙ ጊዜ የቆየሁባት ከተማ ከመሆኗም አንፃር አዲስ አበባም በጣም ነው የምወዳት አዲስ አበባ በጣም አሪፍ ነች። ብዙ የተለያየ ብሄር ብሄረሰብ ያለባት ከተማ ነች ስለዚህ ሰው አክባሪ ነች። እና በጣም የምወዳት ከተማ ነች ማለት እችላለሁ። የላ ቀጣይ እንግዲህ አሉ አሪፍ አሪፍ ከተሞች እንደነ ባህር ዳር ባህር ዳር። በጣም ልዩ ውበት ያላት ከተማ ናት ባልኖርባትም ግን የምወዳት ከተማ ነች። እንዲሁም አዳማ አዳማ ናዝሬት በጣም ጽድት ያለችና ውብ ከተማ ስትሆን እሷን በጣም አሪፍ ከተማ ነች። እንዲሁም አርባ ምንጭ አሪፍ እይታ ያለው እንዲሁም የተለያየ እንደ አዞ እና አርባ ምንጭ ያለበት አይነት የምንጭ አይነት ያለበት ቦታ ነው። ስለዚህ በጣም አሪፍ ነው

በስራ ላይ ችግሮችን ትፈታለህ? በስራ ላይ በቻልኩት አቅም ችግሮችን ለመፍታት እሞክራለሁ ስራዎች እንግዲህ መፍትሄ የሚያሻቸው መፍትሄ የሚፈልጉ ስራዎች ላይ እገኛለሁ አንዳንድ ስራዎች እንግዲህ በጣም ከባድ እና አሳሳቢ ስራዎች ሆኖ ችግሮችን ለመፍታት ባለን አቅም እሞክራለሁ ምክንያቱም ችግራችን ችግሮችን የሚፈታ በጣም ጥሩ ነው ብዬ አስባለሁ ችግሮችን የሚፈታ ሰው በጣም ለሁሉም ነገር ምቹ ነው ብዬ ነው የማስበው እና ችግሮችን ለመፍታት እሞክራለሁ

ዋና ሀላፊነቶች ምንድን ናቸው ዋና ሀላፊነቶች? ቤተሰብ ማስተዳደር የገቢ ምንጭ ስራ መስራት ስራ ሰርቼ ገንዘብ አምጥቼ ቤተሰብን ማስተዳደር ነው። ዋናው ሀላፊነቴ በቤት እና ስራ በአግባቡ መስራትና ገቢ አግኝቼ ቤተሰቦቼን ማስተዳደር ነው። የኔ አሁን ባለው ሀላፍት ቤተሰብ የማስተዳደር ግዴታ አለብኝ ማለት ነው። ቤተሰብ ካላስተዳደርኩ ኑሮ ለመቀጠል ስለማይሆን የግብ ቤተሰብ በኔ ላይ ስለተጣለ ቤተሰቤን ለማስተዳደር ጠንካራ ሰራተኛ መሆን አለብኝ። ጠንካራ ስራ ሰርቼ ቤተሰቦቼን ማስተዳደር አለብኝ ማለት ነው። ቤተሰብ ካስተዳደርኩ በኋላ እንግዲህ የተለያየ ለእድገት አሰባለሁ። አሁን ባለው ግን ሀላፊነት ምናዬ ሀላፊነቶቼ ቤተሰብ ማስተዳደር ነው። ቤተሰቤ ልጅ ልጆች አሉኝ እንዲሁ ባለቤት ሚስት አለችኝ እንዲሁ እናት አባት አሉ ለነሱ አንዳንድ ነገር ማገዝ ስላለብኝ የግድ እላትናዬ ማስተዳደር ነው ማለት ነው። ስለዚህ ሀላፍትና የመወጣት ግዴታ ነው ማለት ነው። ሀላፍትና ከተወጣው ስራን በአግባቡ መስራት ጠንክሬ መስራት የተለያየ ብር የሚያስገኙ ነገሮችን ስራዎችን መስራት አለብኝ ማለት ነው

መብራት ሲቆረጥ ምን ታደርጋለ? ያው ግቢ ውስጥ ከሆነ ከቆጣሪ በውስጥ ከሆነ ብዙን ጊዜ ራሴ ነኝ የምቀጥለው፤ መብራትን የምሰራው የምቀጣጥለው እኔ ነኝ። ማብሪያ ማጥፊያዎች ሲቆረጡ እንደ ሶኬት ሲቆረጥ ራሴ ነኝ የማስተካክለው። አስተካክየ መብራት እንዲህ እንዳይጠፋ አደርጋለሁ ማለት ነው ግን ከቆጣሪ ወደ ዋናው መስመር ከሆነ እኔ እሱ ላይ መብት ስለሌለኝ ወይም ፍቃድ ስለሌለኝ የባለሙያው ተቀጣሪ ስላልሆንኩኝ በዛ አለፍትናውን ወይም መስራት አልችልም፤ ግን ከቆጣሪ በውስጥ ያሉትን መብራቶች ከሆነ ግን ራሴ ገመድ እቀጥላለሁ፤ እቆርጣለሁ፤ አስተካክላለሁ። እንዲሁም አነስተኛ ማሽኖችን፣ የኤሌክትሪክ ማሽኖችን እጸግናለሁ እንደ ዳቦ መጋገሪያ በትንሽዬ ያሉት እንደዚህ ኮሪያ ማሽኖች እንዲሁም ስቶፍ ዲቫይደር እነዚህ አዳፕተር የሚባሉትን እና ጂፓስ ምናምን እነሱን በመጠገን እና መብራት ሲቆረጥ ራሴ የማስተካከሉን ነገር እሞክራለሁ፤ ሰርቼ ያው በአግባቡ ራሴ እጠቀማለሁ ማለት ነው፤ የተለየ ወደ ገበያም ባልወጣም ሞባይል አንዳንድ እነሱንም በመብራት ታግዤ ይሄ ማስተካከል ነገር እችላለሁ ግን መብራት ሲቆርጥ ዋናው ነገር መብራትን በመቀጠል መብራት እንዳይጠፋ አደርጋለሁ።

በባህላችሁ ሰርግ እንዴት ይከናወናል በጣም ደስ የሚል ጥያቄ ነው? በባህላችን እንግዲህ ሰርግ ሲከወን። እንግዲህ ከመጀመሪያው ጀምሮ እንግዲህ ሽምግልና የሚላክበት መጀመሪያ ልጅቱና ልጇ። አፍቃሪና ተፈቃሪ እንግዲህ ከተግባቡ ከተዋደዱ በኋላ ሽማግሌ ወደ እሷ ቤተሰብ ወንድየው ቤተሰብ ወደ ሴቷ ቤተሰብ የሚልክበት ነው። እንግዲህ ሽማግሌ ሶስት ወይም አራት። መርጦ ሽማግሌ ከላከ በኋላ እንግዲህ የቀለበት መስራት ይካሄዳል። የቀለበት ስነ ስርዓት ከተካሄደ በኋላ። ቀጥታ የሰርግ ቀን ይቆረጥና ድግስ ተደግሶ እንደ የሚተራረደው በሬ ምናምን በፍስክ በጾም ሳይሆን በፍስክ ነው የሚደረገው። ሰርጉን እንደዛ ከተደረገ በኋላ እንግዲህ። ሞቅ ያለ ሰርግ ለማስረግ እንግዲህ ሰርግ ላይ ብዙ አይነት ትሪት ወይም አካሄድ አለ። እንግዲህ ሰርግ መጀመሪያ እንግዲህ ይሄ ጎረቤት ወይም ዘመድ አዝማድ ይጠራራል ይሰበሰባል ከተሰበሰበ በኋላ። ቤተሰብ የሚችለውን ድግስ ይደግሳል። ድግስን ከደገሰ በኋላ እንግዲህ ይሄን ድግስ የታዳሚው ይሰበሰባል። እንዲሁም በሀገራችን ጠላ የሚባል በጣም አሪፍ። የአልኮል መጠጥ ሲሆን አልኮልም እስከ አርባ ፐርሰንት ይሆናል። እሱን አልኮል መጠጥ ጠላ በሚባል ይዘጋጅና እንግዲህ የመጣው እንግዳ ቤተሰብ ሙሉ በመመገብ ስነ ስርዓት ይጀመራል። ከዛ እንግዲህ ለሙሽሪትና ለሙሽራው የሚሆን ለየት ያለ ድግስም ይደገሳል። ለብቻው ደሮወጥ። በደንብ በሀገራችን ባህል ደሮወጥ የሚባል እንግዲህ ለሙሽረት እና ለሙሽራው የሚደገስ አንድ ደሮወጥ ነው። እንግዲህ እንደዛ ከሆነ በኋላም ሚዤው ተሰብስበው እንግዲህ ሙሽሪት አጅበው። ወደ እንግዲህ ወደ እሱ ወደ ሰዎች ወደ ወንድዮ ቤት የሚወስድበት ነው ያለው ይሄ ነው። እንግዲህ ሰርተህ ስነ ስርዓቱ

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገር ማስተካከል እችላለሁ እንግዲህ ሁሉንም ነገር ባይሆን እንግዲህ እኔ የምችለውን ባቅመኝ። በስራ ዘርፍ ከሆነ በስራ በኤሌክትሪክ ነገር ከሆነ በኤሌክትሪክ በጥገና መልክ። ላስተካክል ይችላል በስራም ከሆነ የተበላሸ የስራውን ለምሳሌ ጉልበት ስራ ሆኖ ቢበላሽ እኔ በጉልበቴ የማስተካከሉን ነገር እችላለሁ እንዲሁም በኤሌክትሪክ ነገር ቢቆረጥ የሚበላሽ እሱንም በመከታተል እንዲሁም በማስተካከል የተበላሸውን ነገር ማስተካከል እችላለሁ። እንዲሁም በስራ ዘርፍ አንዳንዴ ከስራ ካሄድ ወይም ካለማወቅ የተበላሸን ነገር እሱን የማስተካከል እችላለሁ በአለኝ አቅሜ ሁሉ አስተካክላለሁ። እንዲሁም በሌላ ዘርፍ እንግዲህ የማስተካከል ነገር በምክር ለምሳሌ አንድ ሰው ቢያጠፋ አንድ ሰው ቢሳሳት በምክር የማስተካከል ነገር አለ። እሱን አስተካክላለሁ። ምክር ደግሞ በጣም ወሳኝ ነው። ሰውን በተለይ ሰው ሲያጠፋ ዋናው ነገር መክሮ ማስተካከል አስተምሮ በትምህርት በብዙ ነገር በደንብ ሰው እንዲስተካከል የሰው ጥፋት ነው ለማስተካከል የሚከብደው ሰውን በማስተካከል እንግዲህ ለመስራት እሞክራለሁ። ስለዚህ ሰው የማስተካከል ነገሩ ደግሞ ትንሽ ከበድ ያለ ቢሆንም የተበላሸን ነገር ማስተካከል እችላለሁ

ማዕድን ትጠቀማለህ? ማዕድን ተጠቃሚ አይደለም ማዕድን በተለያየ ነገር ነው የምሰማው እንጂ እስካሁን አልተጠቀምኩም ማዕድን እንግዲህ በሀገራችን እንደ ሰስሊክ ሰስሊክ ወይም ለሳህኒ ለብርጭቆ የሚሆን በሰፊው ይገኛል የባለውበት ቦታ አሁን ስለዚህ እሱ እንዲሁም የተለያዩ እንደ ማርበል እንዲሁም ሙሉ የወርቅ፣ የበር ብዙ አይነት ማዕድን አሉ፤ የተከበሩ ድንጋዮች በሰፊው ይገኛሉ፤ እኔ ግን እስካሁን የማዕድን ተጠቃሚ አይደለሁም፤ ምክንያቱም ያው ካለኝ አቅም፣ ካለኝ የገንዘብ አንፃር እንግዲህ ማዕድን ገዝችም አልጠቀምም፤ እስካሁን በማውጣትም ዘርፍ አልተሳተፍኩም፤ ምክንያቱም ደግሞ ያው ባለኝ የኢኮኖሚ አንፃር እንግዲህ አንድን ነገር ለመፈለግም ሆነ ይሄን ማዕድን ለማግኘት ገንዘብ ያስፈልጋል። ስለዚህ ይሄን ገንዘብ ለመስራት ደግሞ በጣም ትንሽ በሀገራችን ሁኔታ አሁን ዳገት ሆኗል፤ ስለዚህ ገንዘብ እንዴት እንደሆነ አላውቅ፤ እየ አሁን ባለበት ገንዘብ ጠፏል፤ ስራ እድልም በጣም ስለተቋረጠ ማሃድንን ለመጠቀም በጣም እንግዲህ ይከብዳል ማለት እችላለሁ። ማዕድንን አልጠቀምም እየተጠቀምኩም አይደለም ለወደፊት ግን የመጠቀም ፍላጎት አለኝ እጠቀማለሁ ብዬ አስባለሁ።

ዜና በመስመር ላይ ታነበለህ? አሁን ዜና እንግዲህ በተለያዩ ሶሻል ፕላትፎርም ላይ ዜናን የማንበብ ነገር እየሰራሁ እገኛለሁ እንደውም ልምድም እያካበትኩ ወደ ቴሌቪዥን ለማደግ እየሰራሁ እገኛለሁ። እንግዲህ ዜናን በመስመር ላይ የማንበብ ነገር በጣም አሁን የተለመደ ሆኗል። ምክንያቱም እኔም በዛ ውስጥ ነው እንግዲህ የተለመደ መስመር ላይ የማነበው። እንግዲህ ዜናም በመስመር ላይ የማንበብ ብዙ አሁን በተለያየ የሶሻል ሚዲያ በጣም ስለሰፋ እንደ ዩቲዩብ፥ቲክቶክ፥ ኢንስታግራም ሊንክድያን ብዙ አይነት የመስመር ላይ ንባብ በጣም በሰፊው ሰፍቷል። ብዙም የስራ እድል እየፈጠረ ይገኛል። ስለዚህ በመስመር ላይ ማንበብ በዛ ምክንያት እኔም ተቀላቅያለሁ እየተቀላቀልኩም ስለሆነ ማለት ነው። እና ስለዚህ ዜናን በመስመር ላይ ማንበብ ግድ ብሏል እና ሰው ደግሞ ወደ ሶሻል ሚዲያ ከቴሌቪዥን ሾው ከማህበራዊ ሚዲያ ይልቅ ወደ ሶሻል ሚዲያ ሰው ስላዘነበለ ሰው ወደዚህ ሆኗልና በመስመር ላይ ደግሞ የማንበብ በጣም አሪፍ ነው። ምክንያቱም እኔም ለራሴ እስካሁን ይሄን ያህል ገቢ ባላገኝበትም ግን የማንበብ ነገር አለ ስለዚህ አሪፍ እና ጥሩ ነገር ነው ብዬ አስባለሁ እኔም እየሰራሁበት ስለሆነ በጣም ጥሩ ነው ብዬ አስባለሁ እና ቀጥሉበት።

የክላውድ ማከማቻ ትጠቀማለህ እኔ ክላውድ ማከማቻ አልጠቀምም የክላውድ ማከማቻ። በእውነት ለመናገር እንደማላውቀውም ግን የክላውድ ማከማቻ ምን እንደሆነ ባላውቀውም ግን እስካሁን አልጠቀምም ማለት ነው። የምትከናውነው መጀመሪያ አላውቀውም። የክላውድ ማከማቻ ላለመጠቀሜ ዋና መስፈርት ስለማላውቀው ይመስለኛል። የክላውድማ ማከማቻ ለወደፊት ግን ሳውቀው የምትጠቀም ይመስለኛል። ስለዚህ የክላውድ ማከማቻን ማወቅ የማላውቀውን ነገር ለማወቅ ጉጉት ስለሚያድርብኝ እንግዲህ ለወደፊት የክላውድ ማከማቻን እጠቀማለሁ ብዬ አሰባለሁ። ስለዚህ የክላውንድ ማከማቻ እስካሁን አላውቀውም አልተጠቀምኩም ግን ወደፊት የምትጠቀም ነው የሚሆነው። እንግዲህ ክላውድ ማከማቻ ምን እንደሆነም በደንብ ባላውቅም ግን የክላውድ ማከማቻ የሆነ አሰባሰብ ደቦክስ ነገር ይመስለኛል። ስለዚህ እሱን ወደፊት የምትጠቀመው ይሆናል ሳውቀው አሁን ግን ለጊዜው አላወቅኩትም።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ያው የምንጠቀመው መጀመሪያ እንጨት ነው። እንጨት እንጠቀማለን። እንጨት ከተጠቀምን በኋላ ነው እንግዲህ ሰዓት ለማንደድ። ዋናው ነገሩ እንጨት ከዛም በኋላ ደግሞ እንደ ክብሪት ማቀጣጠያ ነገር እንዲሁም ገለባ ነገር ልንጠቀም እንችላለን። እሳት ለማንደድ እሳት ለማንደድ እንግዲህ ይሄ በቂ ነው። እንደገና ደግሞ ንፋስ ንፋስ በጣም ወሳኝ ነገር ነው። ንፋስ በጣም ጥሩና ወሳኝ ነገር ነው ያለ ንፋስ እሳት ሊነድህ አይችልም እሳት በጣም በጣም ነገር ነው። ስለዚህ እሳት በጣም አሪፍና ወሳኝ ነገር ነው ብዬ አስባለሁ። ስለዚህ የእሳት ለማንደድ ዋናው እንጨት እና እሳትን ራስ የሚፈጠርበት እንግዲህ ከክብሪት እንዲሁም ከ ነው ብዙም ከክብሪት ነው። ስለዚህ እሳት በጣም አሪፍ ነገር ነው። የላ ነገር ደግሞ እሳት ከሌለ ምግብ ማብሰል አይቻልም። እሳት በሀገራችን መሰረታዊ ነገር ለመብሰል እንዲሁም ቤት ለማሞቅ ቤት እንትን ለማለት በጣም ዋን አውንታ ወይም ወሳኝ ነገር የሚባለው እሳት ማንደር ነው። እሳት እንግዲህ ያለ እሳት ምግብ መስራት ስለማንችል ሰዓት ለማንደድ የምጠቀማቸው እንጨት ክብሬት ገለባ ለማቀጣጠል አንዲሁ በቃ ይሄ ነው። እንግዲህ ይሄ ያለው እሳት ለማን እንደምጠቀም

ስለ ቤተሰብህ ንገረኝ የቤተሰቤ እንግዲህ የምወደው የማከብረው ቢኖር ቤተሰብ ነው። እንግዲህ ቤተሰቤ የአንድ ሴትና የአንድ ወንድ የሁለት ልጆች አባት ነኝ። እንዲሁም አያቶቼ አባቴ እናቴ እንግዲህ በህይወት የለችም አርፋለች ወይም ሞታለች ማለት ነው። እንግዲህ ሀያቶች አሉ አክስቶች አጎቶች እንዲሁም አንድ ታናሽ እህት አለችኝ። እንግዲህ አባቴ ከሌላ የወለደ ይመስለኛል ወንድም እህቶች ያሉኝ ይመስለኛል። ነገር ግን ይሄ ነው እንግዲህ የኔ ቤተሰብ። ምንም እና ባለቤቴ አለች እንግዲህ ባለቤቴን ነው በጣም በብዛት ከእሷ ጋር ነው ሁሉን ነገር የምናወራው የምንመካከረው። እና ስለዚህ በጣም አሪፍ ነገሩ ቢኖር ቤተሰቦቼ ጋር አብሬ ነው የምኖረው። ልጆቼ ጋር አብሬ ነው ነው። እንግዲህ እነሱን በማስተዳደር እና እንግዲህ የተለያየ የግብርና ስራም እንዲሁም ሌላ ስራ በመስራት እንግዲህ እነሱ ጋር ነው የማኖር የማስተዳድር ስለዚህ እወዳቸዋለሁ። ልጆቼን ሙሉ ቤተሰቦቼን እንግዲህ እንደዚህ ናቸው የኔ ቤተሰቦች በጣም የማከብራቸውና የምወዳቸው ናቸው። ቤተሰቦች እነሱን እንግዲህ አብሬ ሁሌ አብሬ ነው የምኖረው። ከእነሱ ጋር በተለያየ ቦታ እንግዲህ በስራ አማካኝነት በኑሮ አማካኝነት እንሄዳለን እንግዲህ እስካሁን አብረን ነን እግዚአብሔር ይመስገን።

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ ብዙ ነው የምወደው መጽሐፍ እንግዲህ በተለይ እመጓ ቆላ የሚል መጽሐፍ እና ፍቅር እስከመቃብር የሚል መጽሐፍ በጣም ከምወዳቸው መጽሐፎች እነዚህ ሁለቶች በጣም ነው ደስ የሚሉኝ ምክንያቱም የሚያስተላልፉት መልእክት በጣም ለሰው ልጅ አስተማሪ ለሰው ልጅ ህይወት የሚዘሩ አይነት መጽሐፎች ናቸው። እመጓ ቆላ በጣም በደንብ ያነበብኩት መጽሐፍ ሲሆን በተለይ ስለ እምነት ጉዳይ ነው። በደንብ የሚያስተምር እምነት ምንድነው የሚለውን ስለ ራሴ የማምነው እምነት በደንብ ያስተማረኝ መጽሐፍ አንድ እሱ ነው። እንደገና ስለ ገንዘብ ብዙ የተጻፉ መጽሐፍቶች አሉ። እንዲሁም ስለ ህይወት ታሪክ ስለ ሀገራችን ያለው ታሪክ ሂስትሪ መጽሐፍ የምንማረው እሱም በጣም ከምወደው አንዱ መጽሐፍ ነው። ደስ ይለኛል እና በጣም አከብረዋለሁ። እነሱ መጽሐፎች በጣም አሪፍ ናቸው። ሌላ ደግሞ እንግዲህ ፍቅር እስከመቃብር እና ኦሮማይ የሚለው መጽሐፉን በጣም የአዲስ አለማየሁ መጽሐፍ ነው። አዲስ አለማየሁ በጣም ከጻፋቸው መጽሐፎች እነዚህ ሁለቶች በጣም ወሳኝና በጣም ጥሩ ናቸው

በገበያ ዋጋ መደራደር ትችላለህ? በገበያ ዋጋ መደራደር ያው እንግዲህ የገበያ ዋጋ ለመግዛትም ሆነ ለመሸጥ እደራደራለሁ እከራከራለሁ ምክንያቱም መደራደረው የዋጋ ቅናሽ እንዲያደርግልኝ የምትሸጥ ደግሞ ዋጋ እንዲጨምርልኝ እደራደራለሁ ምክንያቱም የትኛውም ሰው ይገዛል ይሸጣል ሁሉም ነገር ስለሚያደርግ እኔ ደግሞ በዛ ቤተሰብም ስላለኝ የግድ ግዥ የምገዛ እኔ ነኝ የቤት አስቤዛ አልባሳት እንዲሁም የተለያዩ ለምግብ ፍጆታ የሚሉት እያንዳንዱን ጥቃቅነ ነገር እኔ ነኝ የምገዛው እና የግድ እደራደራለሁ ካልተደራደርኩኝ ብዙ ወጪ ሊያስወጣኝ እና የተወሰነ ሳንቲም ሊቀንስልኝ ስለሚችል በጣም ነው የምደራደረው አዎ በገበያ ዋጋ ምደራደር እችላለሁ ማለት ራሴን ለማገናን ሳይሆን እችላለሁ ማለት እችላለሁ ምክንያቱም በገበያ ዋጋ ካልተደራደርኩ በደንብ ቅናሻ አላገኝም እንደገና ስሸጥም በደንብ ተጥዳድሬ ካልሸጥኩኝ ዋጋ ይወርድብኝ አለና ያው እኔ በረካሽ መሸጥ ስለማልፈልግ በሬም ተደራድሬ በአሪፍ ዋጋ መሸጥ እፈልጋለሁ በሬም ቢይዝ የተለያዩ የአትክልቶችንም ስለማምርት እነሱንም ስሸጥ በደንብ ተደራድሬ ነው ዋጋ የምሸጠው ስለዚህ የዋጋ ድርድር ምን ያህል ጥቅም እንዳለው ከዛ በኋላ ነው ያወቅኩት ያው ልጅ እያለሁ አላውቅም ነበር ግን እንዲህ እየጎረመስኩ ስመጣ በዚህ ባዳልት በሚባለው ከሃያ አመት በላይ ስሆን ይሄን ነገር በደንብ ካስተማረኝ ነገር ቢኖር የእሱ ነው

ወደ ስራ አኗት ትሄዳለህ ወደ ስራ ክንውን ትሄዳለህ ወደ ስራ ስራ እንግዲህ ለመስራት ወይም ስራ እንግዲህ እሄዳለሁ ግዴታ የስራ ክንውን የስራ ሂደት መኖር ስላለበት ስራ እሄዳለሁ ለማከናወንም ሆነ ስራዎችን ለመስራት ወደ ስራ ስራ ካልሄድኩኝ የምበላው የምጠጣው ግዴታ ስራ ካልሰራሁ ባለው በሀገራችን ሁኔታ ምንም አይነት ነገር የለም የግድ ስራ ለመስራት ደግሞ ወደ ስራ የግድ መግባት መስራት ማከናወን ግዴታ ነው ብዬ ነው የማስበው። አንድ ሰው ካልሰራ ወደ ስራ ካልሄደ ብር ወይም ገንዘብ አያገኝም ካላገኘ ደግሞ የመኖር እድል የለውም ስለዚህ የግድ ስራ መስራት አለበት። በተለይ አንድ ልጅ ራሱን ከቻለ አስራ ስምንት አመት ከሞላ በኋላ የግድ ስራ መተግበር አለበት። ስራ መስራት አደበት እንዴት መስራት ማወቅ አለበት። ስለ ስራ ወደ ስራ እየሄደ ስራዎችን ማጥናት የራሱን ነገር ማከናወን እንዴት ሰርቶ ራሱን ማስተዳደር መቻልና የራሱ ቤት የራሱ መኪና የራሱ ግንባታ ለመስራት። ከአሥራ ስምንት አመት ጀምሮ መጀመር አለበት በዛው በጊዜ ባይከናወን ባይከወንለት እንኳን እየቆየ ወደ ስራ ስራ ባገኘ ሰዓት የግድ ስራ ክዋኒዎች ስለሚያገኝ የዛ ጊዜ ወደ ስራ የመሄድ ነገር ይመጣል ማለት ነው። ስለዚህ ስራ ወደ ስራ መሄድ ግዴታ ነው ማለት ነው።

በእግርህ ምን ያህል ርቀት መሄድ ትችላለህ? በእግሬ እንግዲህ ቢያንስ እስከ በቀን እስከ ሃያ አምስት ኪሎ ሜትር የመሄድ ችሎታ አለኝ። በቀን ሃያ አምስት ኪሎ ሜትሮችን የማቆራራጥ መሄድ እችላለሁ መሄድም በእግሬ አቆራርጭ መሄድ እችላለሁ። ምክንያቱም ባለን አሁን ካለን የጥንካሬ ሁኔታ በቀን ወደ አስራ ስድስት ኪሎ ሜትር እጓዛለሁ። ስለዚህ እስከ ሃያ አምስት እስከ ሰላሳ አንድ ኪሎ ሜትር የመሄድ አቅም አለ። የበቀን ይሄን ያህል እጓዛለሁ በእግር መሄድ ደግሞ ለጤና ጥቅም ያለው ሲሆን ግን ከሰውነት ሰውነትን በተለይ ሎፍራም ሰዎች ሰውነት የመቀነስ እንዲችሉ እኔ ግን በቀን አስራ ስድስት ኪሎ እየተመላለስኩኝ ስራ የምሰራው ስለዚህ አስራ ስድስት ኪሎ ሜትር የመዳ አቅም አለኝ። ምክንያቱም ሲሄድ ስመጣ ስምንት ስምንት አስራ አራት ኪሎ ሜትር ስለሆነ በዛውም ደግሞ ጠንካራ ስራ የጉልበት ስራ ሰርቼ ነው የምመጣው። ስለዚህ አስራ ስድስት ኪሎ ሜትር መሄድ ቀላል አይደለም ብዙ አይነት ኢነርጂ ካሎሪን አቃጥዬ ነው የምመጣው። ስለዚህ በተለይ ሎፍራንቲሞች በጣም ጥሩ የጤና ጥቅም ነው። ያለው እኔ ይሄን መጓዝ ከቻልኩ በኋላ ታምሜ አላውቅም ምክንያቱም በጣም ረጅም ርቀት ነው የሚሄደው። እንዲሁም ስጓዝ በፍጥነት ነው በእግሬ ስለሚሄድ በጣም በፍጥነት ነው የምጓዘው። ስለዚህ እና በእግሬ የምሄድ በጣም ብዙ ጥቅሞች እንዳሉት ተረድቻለሁ። በተለያዩ ነገሮች

የፀሀይ መውጣት ታያለህ? የፀሀይ መውጣትን አዎ እንግዲህ በጧት በስተምስራቅ በኩል በእኛ በስተምስራቅ በኩል ትወጣለች ጠዋት ፀሀይ ስትወጣ። እንግዲህ አሁን ባለው ወቅት ቅስቃሴ ነው እኛ ጋር የበጋ ወቅትም ቢሆን ግን የቅዝቃዜ አለ። ጠዋት የሆነ ስለዚህ ፀሀይን መውጣት በጣም በትኩረት ነው ማያት ምክንያቱም ሙቀት ጠዋት ፀሀይ ርጭት እንዲኖር እሱን ፀሀይ እንግዲህ ለመሞቅ ሰውነቴን ዘና ለማድረግ ፀሀይን እንግዲህ የመውጣት እከታተላለሁ አያለሁ ፀሀይ ወጣች አልወጣችም ብዬ ነው። እንግዲህ የምወጣው እንግዲህ ፀሀይ መውጣት ወደ ስራ ተሎ ፀሀይ እንደወጣች እንግዲህ ወደ ስራ ስለምጀምር የፀሀይ መውጣትን በደንብ ነው የምከታተላት። እንግዲህ ወዲያው ሲነጋ ወይም ብርሃኑን እንዲገልጽ ሲል ከጨለማ ወደ ብርሃን ሲመጣ እንግዲህ ፀሀይም ወዲያ ስለምትወጣ ፀሀይ እንደወጣች እንግዲህ ስራ የምንጀምርበት ስራ የማከናውንበት ሰዓት ስለሆነ የፀሀይ መውጣትን በደንብ ነው የምከታተለውና የምወደው እንግዲህ ፀሀይ መውጣት በጣም የምወዳት ነገር ነች። ፀሀይ በፀሀይ በጣም እውቀቷ በጣም ጥሩ ነው እንግዳ የተለያየ ለሳብልም አሁን ባለው በተለየ ፀሀይ ሙቀት ለሰብል ለአረንጓዴ ተክልም ሆነ ለሰብል ለተለያዩ ሰብሎች በጣም አሪፍ ስለሆነ የፀአይ መውጣት በጣም ነው እንግዲህ የሚያስደስተንና በጣም ምርታማ የምንሆንበትም ስለሆነ በጣም የፀሀይ መውጣት በጣም በትኩረት ነው የምንከታተለው

ጺም ታቆያለህ አ ጺም እንግዲህ ደስ የሚለኝ ስነካካው ለሀሳብ ለማመንጨትም ሆነ የሆነ ነገር ለማሰብ የጺሜን ፀጉር ነው እንግዲህ ስነካካ የምቆየው ማሳደግ ደስ ይለኛል። ጺም እንግዲህ ወጣትም ገና ብሆንም ብዙ ጺም ባይኖረኝም ግን ያለውን ጺም እየነካካው እንዲሁም ማሳደግ ማስረዘም ደስ ይለኛል። ጺም ለሀሳብ ለአንድን ሀሳብ ለማሰብ ጺምን ጠቅለል ጠቅለል እያረኩኝ ወይም እንግዲህ ነካ ነካ እያረኩኝ ጺሜን ለማሳደግ እሞክራለሁ። እንግዲህ ጺሜ ባደገ ቁጥር የሚያስደስተኝ ነገር ነው። እንግዲህ ፊቴንም ሳየው መስታወት ደስ ይለኛል። ጺም ሲያድግ የሆነ የፊት ውበት ያመጣል። እና ጺም አቆያለሁ አሳድጋለሁ እና ጺሜን በደንብ ለማሳደግ እሞክራለሁ። ጺም በጣም አሪፍ ነገር ነው የሆነ ደስ የሚል ውበት አለው። እግዲህ ወንዳ ወንድነትን የሚገልጽ ነገር ነው። ጺም ወንዳ ወንድነት ይገልጻል ጺሜ ሲያድግ ደስ ደስተኛል። ለተለያየ ነገር ነው ደስ የሚለኝ

ዶሮ አለህ አዎ ዶሮ አለኝ እንግዲህ በስፋት ባይሆን የተወሰነ ዶሮዎች አሉኝ እንግዲህ ዶሮ የገቢ ምንጭ አሁን ባለው የገበያ ሁኔታ። አንድ እንቁላል እንግዲህ በኢትዮጵያ ብር አስራ ስምንት ብር እስከ ሃያ ብር እየተሸጠ ይገኛል። እንግዲህ የአንድ የፈረንጅ ቅጅ ዶሮ አስራ ሃያ ብር ሲሸጥ የሀበሻ ደግሞ አስራ ስድስት ብር እስከ አስራ ስምንት ብር ይሸጣል። እንግዲህ የደሮ በጣም አሪፉ ነገር እንቁላልዋ መመገብም ሆነ የተለያየ ነገር እንግዲህ በሽያጭም ሆነ ለሽያጭ የተለያየ የገቢ ምንጭ። ወይም አስቤዛ ይገዛል የደሮ እና እንግዲህ ደሮን እንቁላል አስጥሎ እንግዲህ ዶሮን ወይም በማሳደግ እንጠቀማለን። ግን የዶሮ እንቁላል ዶሮዎች ነው ያሉኝ እኔ እንግዲህ ዶሮ አሉኝ እና በነሱም የተለያየ ጥቅማ ጥቅም ለማግኘት እየተጠቀምኩ ነው። እንግዲህ እንቁላላቸውን በመመገብ በጣም አሪፍ ቢታሚን እና የገንቢም ስለሆነ እንግዲህ ቫይታሚንሲ ሲ እና ቫይታሚን ዲ ይመስለኛል ለሱ በጣም ይጠቅማል። እንዲሁም ሰውነት ለመገንባት እና በጣም አሪፍ የተመጣጠነ የምግብ ይዘትን እና መቀንጨርንም ስለሚያቅ ለልጆቼ እንግዲህ የእንቁላልን ጥቅሙን ስላወቅኩኝ ደሮ አሉኝ። ደሮ እንግዲህ እነዚህ ደሮዎች እንቁላል እየጣሉ ይገኛሉ እንግዲህ ደሮን ደግሞ ያለቀለብ ስለማይሆን እንግዲህ ቀለብ እየገዛሁላቸው ቀለብ እያበላኋቸው እንግዲህ ለኔም ጥቅም እንቁላል እየሰጡኝ ይገኛሉ

በትምህርት ቤት የምትወደው ትምህርት ምን ነበር? እንግዲህ የምወደው ትምህርት ማትማቲክስ እና ጂኦግራፊ ኬሚስትሪ ፊዚክስ እና ሲቪክስ እንግዲህ ሲቪክስም እወደዋለሁ። እና ማቲስ ማትማቲክስ በጣም የምወደው። የሂሳብ ቁጥር ቁጥሮችን በደንብ እንግዲህ ሂሳብን በደንብ ከምወደው እና ህብረተሰብም እንዲሁ ስለ ሀገር ገጽታ ስለ መሬት አቀማመጥ ጂኦግራፊ የሚባለው ትምህርት እንግዲህ የትምህርት በጣም እንግዲህ ህብረተሰብ ነው። በአማርኛ የሚባለው ይሄ ትምህርት እንግዲህ በጣም ስለ ህብረተሰብ አኗኗር ስለ መሬቱ አቀማመጥ ሁኔታ ያለው የሀገሩ ሁኔታ። ጆሎጂ ውስጥ እና ግራፎም ተራራው አቀማመጥ ብቻ ስላየሩ ፀባይ ስለአካባቢው ፀባይ ስለአካባቢው ሁኔታ ስለሚያወራ በጣም ደስ የሚለኝ። የትምህርት አይነት እንደውም ፊዚክስ ደግሞ ስለአንዳንድ የግራቪቲ ሁኔታ ስለእያንዳንድ የተለያዩ ኤሌክትሪክ ተሽከርካሪዎችንም ሆነ እያንዳንዱን መኪና እንዲሁም ሞተር እንዲሁም የትኛው በማኑዋሊም ሆነ እንዲሁም በተለያየ ነገር የሚሰሩ ነገር በፊዚክስ ነውና ሁሉም ነገር የሚሰሩ ስም በጣም የሚያስደስተኝ ነው። ኬሚስትሪ እንግዲህ የተለያዩ ኬሚካሎችን ሪአክሽናቸው ሪአክሽን የሚሰሩትን እያንዳንዱን የኬሚካል ዝርያ ስለሚያወራ በጣም የምወደው ትምህርት ነው። እሱም በጣም ከሚያስደስቱኝና ከሚያረኩኝ ትምህርቶች ናቸው

አመራር ሚና አለ እንግዲህ እስካሁን የአመራር በስራ ደረጃ ነው። እንጂ በፖለቲካ በምን ሚና የለኝም እንግዲህ በአመራር ደረጃ እስካሁን ምንም አልሰራሁም ምንም አልተገበርኩም አመራርም አይደለሁም። እኔ አመራር ሰርቼ አላውቅም እንግዲህ የአመራር ብቁ ችሎታ እንዲሁም ሰው የመምራት አቅም ያለው የመስተጋብር እንዲሁም ሰውን የመረዳት የመርዳት እንዲሁም ስለ ህገ መንግስት በደንብ የሚያውቅ ነው። እንግዲህ አመራር ሊሆን የሚችለው እንግዲህ ህገ መንግስቱን ከሀ እስከ ፐ ወይም ከመጀመሪያው ጀምሮ እስከመጨረሻው በደንብ የሚያውቅ መሆን አለበት። አመራርን የሚሆነው ወይም ለአመራር የሚታቸው እኔ ግን አመራር ስላልተ እንግዲህ ስለ ለአመራር እስካሁን አልተመረጥኩም እንግዲህ እያንዳንዱች መድረክን ልመራ እችላለሁ እንጂ የ አመራር ችሎታ እስካሁን የለኝም። መድረክ ግን መድረክ የመምራት መድረከ የመናገር ችሎታ ቢኖረኝም ግን አመራር ላይ ግን እስካሁን ምንም ሚና የለኝም እስካሁን ምንም ተግባር አላሳየሁም። ለወደፊት ግን ሊኖረኝ ይችላል ብዬ አስባለሁ እንግዲህ ወደፊት እንደምሆንም አምናለሁ። ስለዚህ ይሄ የአመራር ችሎታ አለኝ ለማለት ይከብዳል እንግዲህ ሁኔታው በጣም ጥሩ ቢሆንም ግን ችሎታና አቅም የሚጠይቅ ስራ ነው። እንግዲህ አመራር ሚና

አዲስ አመትህን እንዴት ታከብረዋለህ? እንግዲህ አዲስ አመትህን በተለያየ መልኩ አከብረዋለሁ። አዲስ አመት እንግዲህ በሀገራችን እንግዲህ መስከረም የሚከበር ሲሆን ወይም ዘመን የምንቀይር ሲሆን እንግዲህ በተለያየ አልባሳት እንዲሁም ቤት ውስጥ ባለ ምግብ ዝግጅት አለው። አዲስ አመት ሲቀየር ወይ አዲስ አመት ሲከበር እንግዲህ አሮዬ ልብሶችን በማጠብ እንግዲህ አዲስ ይሄ ባህል ልብሶችን በመልበስ እንደ ጋቢ እንግዲህ አዲስ አዲስ ልብሶች በመለባበስ ነው የማከብረው። እና አዲስ አመት በጣም ልዩ ውበት የተለያዩ አበቦች ይፈነድቁበት እንደውም ክረምት የሚወጣበት ስለሆነ በጣም በድባብ በአዲስ መንፈስ ነው የማከብረው። በጣም ከሚያስተስተኝ አንዱ በዓል አዲስ አመትን ማክበር ነው። እሱ በጣም ውብን ገጥታ ያለው ሲሆን አዲስ አመት እንግዲህ አዲስ አመትን በጣም በጣም በደስተኛ ሆኜ ነው የማከብረው። አዲስ አመት እንግዲህ ከብዙዎች ጋር አብሬ ከጓደኞቼ ጋር ከቤተሰብ ጋር አብሬ ነው እንግዲህ እየተዟዟረ ነው የምናከብረው። አዲስ አመትን እና የምወደው ነገር ነው በጣምም የሚያስደስተኝ ነገር ነው። አዲስ አመት እና ውብ ውብ ሁኜ ነው ተውቤ በልብስ አጅጬ ነው እንግዲህ የማከብረው ማለት ነው። በጣም ደስ ይላል አዲስ አመት።

ድንጋይ ስብስብ ታደርጋለህ? አዎ ድንጋይ እሰበስባለሁ። ምክንያቱም አንድም ቤት ለመገንባት የግድ ድንጋይ ያስፈልጋል የጭቃ ቤት ቢሆንም በሀገራችን ይያለሁ እንግዲህ ድንጋይ በኋልክ ለማስያዝ ወይም ዙሪያውን በድንጋይ አጥብቆ ለማስተር ከስሚንቱ ጋር ቀላቅሎ የግድ ድንጋይ መሰብሰብ ድንጋይን ማከማቸት ያስፈልገኛል እንግዲህ እኔን ማከማቸት አለው። ምክንያቱም ድንጋይ ካሰበሰብኩኝ ከእንትን ካላልኩኝ አላገኘም ስለዚህ የድንጋይ መሰብሰብ ግዴታ አለብኝ ማለት ነው። እና ድንጋይ ካልተሰበሰበ ደግሞ ምንም አይነት ጥቅም የለውም ቤቱ ይወድቃል ማለት ነው። ይሄ ጥቁር አፈር የሚባለው እንግዲህ ክረምት ላይ በጣም መሬቱ ውሃ ብቻ የሚያዝል ስለሆነ ቤት የመውደቅ አቅም ስለሚኖረው የእግድ ድንጋይን መሰብሰብ ያስፈልጋል እኔም ድንገይ እየሰበሰብኩ እገኛለሁ። እና በዛ ምክንያት እንግዲህ ድንገይ የመሰብሰቡ ነገር አለ ማለት ነው። ድንጋይን ሰብስቤ ለዛ ለሊሾም ዲሾ ለማድረግ ቤቱን ለማስዋብ ድንጋይ ሰበስባለሁ በጣም አሪፍ ነገር ነው። እሱ ብዬ አስባለሁ እና የድንጋይ መሰብሰቡ ነገር በጣም ነው ያለው እና ውብ ቤት ለማድረግ ድንገት እንሰበሰባለሁ ሁሌም በደንብ ነው የማከናውነው ድንጋይን መሰብሰብ ማለት ነው። እና እንደዚህ ነው እንግዲህ ቤታችን የምናስውበው

የትኛውን የባህላዊ ምግብ ትወዳለህ? እንግዲህ የባህላዊ ምግብ የምወደው እንግዲህ በሀገራችን። ደሮ ወጥ በጣም ነው የምወደው ደሮ ወጥ በጣም በሀገራችን በሃላዊ ምግብ ነው በጣም ይሰራል በአሪፍ ሁኔታ እንግዲህ ተጨንቀው ተጠበው። ከመጀመሪያ ከእርዱ ጀምረው እንግዲህ የመገንጣጠሉ ደሮ የማጠቡ ሂደት። በጣም ብዙ ሰዓት ስለሚፈጅ እንግዲህ ደሮን ለማጠብ። እንግዲህ በሽሮ በሎሚ እንዲሁም በአጃክስ ነው እንግዲህ በደንብ ተደርጎ ታጥቦ ነው። እና እሱ በዓል እንግዲህ በጣም ከዛ በኋላ የሽንኩርቱ ቁሌት ከተቁላላ በዘይት እና በበርበሪ ተጨምሮ በደንብ ከተቁላላ በኋላ ያ እንግዲህ በሃላዊ ምግብ በጣም ጣፋጭ ነው። ከዛም በኋላ እንግዲህ ጨውና ቅቤ ተጨምሮበት ነው እንግዲህ ወደ ምግብነት የሚቀየረው። የሚወጣው ማለት ምግብ ለምግብነት የሚለው እንግዲህ በጎኑ እንደ አይብ ማባያ እንዲሁም ሌላ ምግቦች ሊጨመሩ ይችላሉ። የከበሬ የከበሬ ስጋ ወይም ከቀይ ቀይ ስጋ የበሬ ቀይ ስጋ። ከሽንጥ አካባቢ ተቆርጦ ለክትፎ እንዲሁም ዱለት ከጨጓራ ጋር ተደምሮ ቀይ ስጋና ጨጓራ። ተደማምሮ ዱለት እሱ እሱ ተደማምሮ እንግዲህ ዱለት ተብሎ ምን እንደማባያ ዙሪያውን ይቀርባል። እና እንግዲህ ደሮ ባህላዊ ምግብ በጣም አሪፍና ውብ ነው በጣም እወደዋለሁ። እኔ ብቻ ሳይሆን ብዙ ሰው የሚወደውን እኔ ግን በጣም ለየት አድርጌ እወደዋለሁ።

በቤትክ ምን አይነት የቤት እቃዎች አሉክ? እንግዲህ የቤት እቃዎቼ እንግዲህ በመጀመሪያ ደረጃ ቴሌቪዥን አለኝ አልጋ ጀፓስ እንደውም የቤት ቆሳቁስ እንደ ድስት ማንቆርቆሪያ ድስት የ ወጥ መስሪያ ማንቆርቆሪያ። ምጣድ እንደዚህ ሮቶ ባልዲዎች የውሃ ምናምን እነዚህ ናቸው። እንግዲህ እና አልባሳቶች ልብስ የምለብሳቸው የምጠቀማቸው እንግዲህ ቴሌቪዥን እንግዲህ ያለውን ጊዜያዊ ሁኔታ ያለው ያሁኑን ቴክኖሎጂ ለመከታተል ወይም ዜናዎችን ለማየት በቴሌቪዥን ነው። እንግዲህ ብዙ ጊዜ የምጠቀመው ሙዚቃም እንግዲህ አንዳንዴ ሲያስፈለገኝ እንደ ጅፓስ በጅፓስ እጠቀማለሁ ሙዚቃ ምን ምን ሲያስፈልገኝ እንግዲህ በጅፓስ ነው የምጠቀመው። እንግዲህ ወንበሮች አሉ መቀመጫ ወንበሮች ለተለያየ ነገር ስፈልግ እንግዲህ እንደዛ መቀመጫ ወንበሮች ነው። ቁጭ ብዬ እንግዲህ ሙሉውን ቤትም ስገባ እንዲሁም ፍራሽ እንግዲህ ለመተኛት ስራም ብዬ ከየትም መጥቼ ፍራሽ ያስፈልገኛል። ፍራሽ እንግዲህ ውሃ ለመቅዳት ሮቶ ባልዲዎች ያስፈልጉናል እንደውም ወጥ ለመስራት ድስት ያስፈልገናል ሻይ ለማፍላት እና ለአንዳንድ ውሃ ለማሞቅ ማንቆርቆሪያዎች አሉ። እንግዲህ ምጣድ ደግሞ እንጀራ በሀገራችን እንጀራ ስለሚጋገር ምጣድ በሰፊው እኔ አለ ምጣድ ያስፈልገናል

የድምጽ መልእክት ትልካለህ አዎ የድምጽ መልእክት እልካለሁ እንግዲህ የድምጽ መልእክትን የምልከው ለፍቅረኛ ሊሆን ይችላል ለቤተሰቤ። ብዙ መልእክቶችን የድምጽ መልእክት ልካለሁ እንዲሁም በኤሞ በዋትሳፕ በቴሌግራም። በስፋት እንግዲህ ባለቤቴ በተለይ የአረብ ሀገር ለስራ በሄደችበት በጣም እንግዲህ ቀን በቀን ወይም ሰዓታት በሰአታት በሚባል ደረጃ እንላላክ ነበረ ምክንያቱም ቀጥታ በስልክ እንግዲህ ለመደዋወል ያለው ብር በጣም ወጪ ስለሚያስወጣ እንግዲህ የድምጽ መልእክት ነበረ የምንላከው። ስለዚህ በድምጽ ነው በ እንግዲህ ወደ አስር አመት በላይ ይሆናል ይመስለኛል። ከዛ ብዙ አመት ወደ አምስት ስድስት አመት እንግዲህ በድምጽ ስንድላ ላክ ቆይተናል አሁንም ባለው ለጓደኞቼ በቴሌግራም ዋትሳፐ በኤሞ። በስፋት እንግዲህ በድምጽ ነው ስለ ስራ ጉዳይ የምናወራው ስለ አንዳንድ ነገር እንግዲህ የምንወያየው በድምጽ መልእክት በመላላክ ነው። አሁን ባለው ሁኔታ እንግዲህ በጣም ፈጣን እና እንትኑ ያለው ቴሌግራም አፕሊኬሽን ላይ ነው በድምጽ የምንላከው። እና በድምጽ የመላላኩ ምክንያቱም ከጽሁፉ በላይ ግልጽ እና ግልጽ የሆነ የስራ እንትን ስለሚናገር በድምጽ መላኩን እንግዲህ ብዙም በድምጽ የመላክ ነገር ነው። ያለው ለስራ ለኳሊቲ ለስራ ጥራት ሲባል በድምጽ መልእክት ቢቀመጥ አሪፍንም በድምጽ መልእክት ነው የምንላከው ማለት ነው

መዘመር ትወዳለህ መዘመር እወዳለሁ ነገር ግን ያው ድምጤ ለመዘመር ስለማይሆን መዘመር ስለማልችል በደንብ ድምጽም ያን ያህል ኳሊቲ ወይም የጠራ ድምጽ ስለሌለ ነው እንጂ መዘመር በጣም ከሚያስደስተኝ ነገር መዘመር ነው መዘመር በጣም ነው የምወደው የሀገር መዝሙር አለ የእምነት መዝሙር አለ መዘመር ደስ ይለኛል ያስደስተኛል። ስነ ልቦናዬን ሁሉ ነው እንግዲህ መዘመር መዝሙር የሚነካኝ እና መዘመር በጣም ነው የሚያስደስተኝ ነገር ግን ለመዘምር በጣም ድምጽ ያስፈልጋል። በደንብ ከ ድምጽ ከሌለኝ ግን መዘመርን አልችልም እና ስለዚህ መዘመር በጣም ደስ የሚል ነገር ነው እና መዘመር በጣም በጣም አሪፍ ነው። መዘመር ያው እንግዲህ ውበት ያለው የድምጽ ወይም ቅላጼ ያለው ድምጽ ያለው ሰው ነው የሚዘምረው እኔ ግን ፍላጎቱና መዉድ ነው እንጂ ያለኝ መዘምር አልችልም። ለመዘምር ብዙ አይነት የመዝሙር አይነቶች ነገር አሉ የእምነት በእምነት በኩል ያለ መዝሙር አለ እንዲሁም ለሀገር ለሰንደቅ አላማ የሚዘመር ነገር አለ፣ እንዲሁም ለህፃናት ደረጃዎች የሚዘመር መዝሙር የህፃናቶች መዝሙር አለ፣ እኔ ግን እሱን ሁሉ እወዳለሁ ነገር ግን ያው እኔ መዘምር አልችልም ስለዚህ

ምን አይነት ጥቅም አጥቅሞች አሉ እንግዲህ ያሉኝን የጥቅም አጥቅሞች እንግዲህ ስራ መስራት ብቻ ነው እንግዲህ እና እንደዚህ አይነት እንደናንተ ስራዬ ሰው ወይ ሲያይ ሲመጣ ነው እንግዲህ ጥቅማ ጥቅም ያለኝ እንጂ እንግዲህ ይሄ ጉልበት ስራ ነው ሌላ ምንም አዲስ ጥቅማ ጥቅም የለኝም። ሊላ ምንም የማገኘው ጥቅማ ጥቅም የለኝም። እንዴ በኦንላይን ነው ብዙን ስራ የምሰራው እንጂ እና አንዳንድ ስራዎችን የምሰራው በእነዚህ አይነት ነገሮች ነው። እንጂ ብዙውን ሌላ ከጉልበት ስራ ውጭ ሌላ ጥቅማ ጥቅም የለኝም። በጉልበት ስራ ደግሞ እዚህ ግባ የሚባል ጥቅማ ጥቅም የለም። ወይም ጥሩ ስራ የለውም። ምክንያቱም ራሴ ብዙን ስለምሰራ በዛ ጥቅም አጥቂው ያህል ከእለት ፍጆታ ያለፋ አይደለም የእለት ገቢ የእለት ምግብ ለማካሄድ ብቻ ለመብላት ለመመገብ ካልሆነ በስተቀር ይላ የዚህ ግማ የሚባል ጥቅማ ጥቅም አላገኘሁም። ግን ከእናንተ ከስላይንስ ሰው ስላይንስ ሰው ወይስ ኤአይ አርቲፊሻል ኢንተለጀንስ ከዚህ ጥሩ ጥቅም አገኛለሁ። ብዬ አስባለሁ እና የራሴን የሆነ ስራ የምጀምርበት ነገር እና ጥቅማ ጥቅሞችን ያግኝቻል የስራ ፈጠራም እጠቀማለሁ ብዬ አሰባለሁ። እንጂ እስካሁን የተሻለ ጥቅማ ጥቅም አላገኘውም። እና እንደዛ ነው የሚቀጥለው እንግዲህ

የድርጅት ዝግጅቶች ትሳተፋለህ? አዎ የድርጅት ዝግጅቶች አንዳንዴ በስፋትም ባይሆን እሳተፋለሁ የድርጅት ዝግጅቶችን እንግዲህ በመሳተፍ የተለያየ ተግባራት አደርጋለሁ። ድርጅቶች እንግዲህ ብዙ እቃ በማስተካከል ሊሆን ይችላል እቃ ዝግጅት ሊሆን ይችላል እቃ ማምጣት የተለያየ አይነት ዝግጅት ሊሆን ይችላል እሱን በማመላለስ ከዝግጅቶች ይሳተፋለሁ። የድርጅት ዝግጅቶችን ብዙ ጊዜ አይ ድርጅት የሆነ ምርቃት ላይ ሊሆን ይችላል ወይ ሲጀመር ስራውን ለመጀመር ብዙ አይነት ዝግጅት እንግዲህ የመበል መጠጥ እንዲሁም የተለያየ ነገር እንዲሁም እና በማገዝ ወንበሮች በማስተካከል የሚበል የሚጠጡት በማቅረብ እኔም በዛው በመሳተፍ በመመገብ የድርጅት ዝግጅቶች ላይ ተሳትፌ አውቃለሁ። እንዲሁም ምርቃቶች ላይም እሳተፋለሁ ምክንያቱም የድርጅቶች ስሳተፍ እንገልግል ወደፊት ጥቅም ሊያስገኝልኝ ስለሚችሉ እሳተፋለሁ። የድርጅት የድርጅቶቼ ሲዘጋጅ በአቀረብ ባሉ ድርጅቶች ላይ እሳተፋለሁ እና ብዙ ጥቅም እማግኝቼበታለሁ የስራ እድል አግኝቼበታለሁ የስራ ጥሩ ውጤት አምጥቼበታለሁ። እና የድርጅት ዝግጅቶች ላይ ብዙ ጊዜ ተሳትፌ አውቃለሁ።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ነው? አዎ ምክንያቱም ዝርዝር የምፅ የምጽፈው በዛ ያለ የዋጋ አይነት ስታዘዝ እንግዲህ ከቤተሰብ ዋንትሮች እቃ እንዳይረሳና የታዘዝኩት እቃ ስለሚጠፋብኝ። ዝርዝር ብዙ ጊዜ እጽፋለሁ ምክንያቱም ዋጋቸውን ለማወቅና የተሰጠኝን ገንዘብ ለመገመት ይበቃል አይበቃም የሚለውና የተሻለ እቃ ለመግዛት ዝርዝር የግድ መጽሐፍ አለብኝ ጽፌ ነው የሚሄደው። ሁሌም ዋጋ ስነሳ ራሴ በስክርቶ የሆነ ፔፐር ላይ ወይሞ ወረቀት ላይ ጽፌ ነው የምሄደው ምክንያቱም። እንደዛ ካልጻፍኩኝ ብዙ ጊዜ የመረሳትና ያው ለቤተሰብ የታዘዝኩትን ዋጋ በተገቢው ላላመጣ ስለሚችል ዝርዝር ጽፌ ነው የሚሄደው ዝርዝር ይዤ ነው የሚሄደው። እና ያ የተጻፈው ዝርዝር ጽፌ ከሄድኩኝ ምንም አይነት የእቃ መርሳት ወይም ኦርደር ሳስተካክል ትእዛዝ አልሳሳትም ማለት ነው። እና ጥሩ እቃዎችን በጥሩ ዋጋ እንዲሁም እቃዎችን የምገዛቸውን ሳልረሳ ተከራክሬ ተደራድሬ ነው ገዝቼ የማመጣ። ስለዚህ ወደ ሱቅ ሁሌም ስሄድ በዛ ያለ ነገር ከሆነ የእቃ ዝርዝር ጽፌ ነው የምወጣው እና በዚህ ደግሞ ቤተሰብ ይወዱኛል እንግባባለን ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ አዎ አዲስ ቴክኖሎጂ ሁሌም መማር እወዳለሁ። ምክንያቱም አዲስ ቴክኖሎጂ በመጣ ቁጥር የኔን እውቀት ከፍ ያደርግልኛል ሁሌም ያሳድግልኛል። አዲስ ቴክኖሎጂ መላመድ በጣም ደስ ከሚለኝ እና አዲስ ቴክኖሎጂ ማወቅ ራሱ ቀድሜ ማወቅ መመሰጥ እዛ ላይ በደንብ ቴክኖሎጂ ጋር መግባባት ከሚያስደስተኝ ነገር ቢኖር አዲስ ቴክኖሎጂን መላመድ እና ማወቅ ነው። እና አዲስ ቴክኖሎጂ ሁሌ የምለምድ ባውቅ የማላውቃቸውን ቴክኖሎጂዎች እና ማወቅ እፈልጋለሁ። ምክንያቱም አሁን ስለ መኪና አዳዲስ ቴክኖሎጂዎች ሁሌ ይፈጠራሉ። ስለ ካሜራ የፎቶ ካሜራ እንደውም ስለ ስልክም ስልክ ራሱ ቶሎ ቶሎ አዳዲስ ነገር ይፈጠራል እነሱንም ማወቅ እፈልጋለሁ። ምክንያቱም ሁሌ አዲስ ነገር ባወቅኩት አዲስ ነገር እውቀት የከፍ ይላል። ኒው የስራ እድልም ይፈጥራል የስራ እድል። በሰፊ ይፈጥራል አዲስ ነገር ካወይ ማወ የሚያውቀው ሰው የስራ እድልም ከፍ ያለ ነው የሚሆነው። የተሻለ ነገር እድል ይዞለት ይመጣል ማለት ነው። እና አዲስ ነገር ማወቄ በጣም ነው የሚያስደስተኝ አዳዲስ ነገሮች ሳውቅ ሁሌ ደስ ነው የሚለኝ።

የሽያጭ ግቦች አሉ አዎ የሽያጭ ግቦች አሉኝ ምክንያቱም አንድ መጀመሪያም ስጀምረው አንድ ስራ መጀመሪያውን ጀምሮ ከግዥ ንግድ ለምሳሌ ሱቅ ነበረኝ ሱቅ ስገዛው እንግዲህ ዋናው ነገር የሽያጭ ግቤ ነው። ስገዛው እንግዲህ ትርፌና አትርፌ ይሄን ያህል ብሸጥ ይሄን ያህል እቃ ብገዛ ይሄን ያህል ብሸጥ ነው ብዬ የሽያጭ ግቦችን ተንብዬ ወይም ገምቼ ነው የምገባው። አለበዛ የሽያጭ ግቦች ከደሉኝ ከባድ ነው። ምክንያቱም ትርፍና ክሳራው ከባድ ነው ክሳራው በጣም ከትርፉ በላይ ስለሚያይል ወደ ክሳራ ስለሚከተኝ። ሁሌም ወደ ሽያጭ ግቦች ላይ ነው ትኩረት አድርጌ የሚሰራው። እና የሽያጭ ውል እንትን ግቦች በጣም ሁልጊዜም ግዴታ እኔም የሆነ ሰው የሚያውቀው አስ ስለሆነ የሽያጭ ግቦች ግዴታ መታወቅና ሰው ማወቅ አለበት ብዬ የማስበው። የሽያጭ ግቦችን ነው የሽያጭ ግቦች በጣም መሰረታዊና ለሰው ሊጠቅሙ ትርፍ ሊያስገኝ የሚችለው የሽያጭ ግቦች ነው። ከነመጀመሪያው የሽያጭ ግብ አስቀድሞ በወረቀት ላይ አስፍሮ ነው መጀመሪያ ያለበት አንድ ስራ አለበለዛ የክሳራ ነገር ያጋጥመዋል

የሞባይል ዳታ ትጠቀማለህ አዎ እኔ ብዙን ጊዜ አሁንም የምጠቀመው የሞባይል ዳታ ነው። እንግዲህ በሰፋት ሁልጊዜ የምጠቀመው የሞባይል ዳታውያን ነው እንግዲህ የሞባይል ዳታ በሰፊው እጠቀማለሁ ምክንያቱም አሁን ባለሁበት ዋይፋይ የለም አክሰስም የለም። እኔ ጋር የሞባይል ዳታ ተጠቃሚ ነኝ ሞባይል ዳታ ነው በስፋት የምጠቀመው። ብዙም ጊዜ ሞባይል ዳታ ተጠቃሚ ለእያንዳንዱ ነገር። ሊያየውም እንደገና ሶፍትዌር ለሶፍትዌርም ዳታ ነው የምትጠቀመው እና በጣም ብዙ ብር ይቆጥራል። በጣም ብዙ ብር ነው የማጣው የሞባይል ዳታ ስትጠቀም ያው ግን። ሆኖም የኳሊቲው ወይም ፍጥነቱ ዳታው የተሻለ ነው። ሞባይል ዳታ ስትጠቀም ለተሻለ እንግዲህ አክሰስ የማገኘው። እና ሞባይል ዳታዬን ሁልጊዜም አበራለሁ ብዙ ኦንላይ ነው የምገኘው። እና የሞባይል ዳታ በጣም አሪፍ ነው። ግን ያው ዋይፋይ ብዙም የህዝብ ዋይፋይ ወይም የህዝብ ኢንተርኔት አልጠቀምም። ብዙ የመዘረፍ የመቀማት ነገር አለ የህዝብ ዋይፋይ ስትጠቀም እንደገና ደግሞ በሳይበር አታክ ማለት ነው። እንደገና ደግሞ ያው ዋይፋይ እንግዲህ እኔ ባለውበት አካባቢ አሁን ወደ ትንሽ ወጣ ያልኩት ስለሆንኩኝ ወደ ገጠር የ ዋይፋይ ኬቭል ወይም ገመድ የሌለበት ስለሆነ በዳታ ነው የምጠቀመው።

ሌሎችን መርዳት ትወዳለህ? አዎ ሌሎችን መርዳት የሚያስደስተኝና የምመኘው ነገር ነው። ምክንያቱም ሌሎችን በረዳው ቁጥር የተሻለ የአእምሮ እርካታ አገኛለሁ የተሻለ ሰብአዊነት አገኛለሁ። እንዲሁም ብዙን ሌሎችን መርዳቴ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ሌሎችን በረዳው ቁጥር እኔ የተሻለ መንፈሳዊ እርካታ ጉልበት አቅም ይሆነኛል። እና ሌሎችን መርዳት በጣም ጥሩ ነው ብዬ አስባለሁ በገንዘብም ይሁን በጉልበት ባገኘሁት ባለኝ አቅም እረዳለሁ። እንደውም ቤተሰብም ቢሆን ልጆቼ እርዳታ ውስጥ ናቸው አሁን ባሉት እኔ ነኝ። ሙሉ ምረዳ እንግዲህ የኔቢጤዎችን አቅመ ደካሞችን እረዳለሁ። እነሱን ነው እንግዲህ በመርዳት በማስተባበር እንደዚህ አይዟችሁ ምናምን እያልኩ በገንዘብም ቤት በማደስም በመጥራረግም በተለያየ ነገር አግዛለሁ እረዳለሁ። ምክንያቱም ለኔ ለአእምሮ ደስታ ለአእምሮ እርካታ እየረዳኋቸው እገኛለሁ። እና በጣም ጥሩና የሚያስደስት ነገር የአእምሮ እርካታ ሙሉ በሙሉ ሰብአዊነት በሚባል ደረጃ አሪፍ የሆነ የሰብአዊነት ደረጃ ቢኖር ይሄ ነው ብዬ ነው የማስበው

በየትኛው ቀን ወደ ገበያ ትሄዳለህ? እንግዲህ ሁልጊዜም ገበያ አለ እንግዲህ ከሰኞ እስከ ሆር ድረስ ባለው ጉልት የሚባል ሁልጊዜ ገቢ አለ። ነገር ግን የገቢያ ቀን በጣም የተለያየ ከገጠሩ ክፍልም አርሶ አደሮቹ እንዲሁም ገበሬዎቹ የሚመጡበት ቅዳሜና ሮብ ነው። እንግዲህ በሰፊው ገበያ ያለ እነሱን እንግዲህ ከእነሱ ጋር በሰፊው ለመገበያየት ቅዳሜና ሮብ እሄዳለሁ ማለት ነው። ቅዳሜና ሮብ በሰፊው ተገች ገበያ እንትን እላለሁ እነሱ ጋር ትልልቅ ነገር የምገበያይበት ነገር ነው ያለው። እንግዲህ የተለያዩ አትክልቶችንም ቢሆን የተለያዩ ነገሮችን ብፈልግ እንግዲህ ቅዳሜና ሮብ ነው መሸመት ያለብኝ ማለት ነው። ቅዳሜና ሮብ ስሸምት እንግዲህ የተሻለ ትንሽዬ ገንዘብ ከሌላው ከአዘቦቱ ቀን ወይም አዘቦት ገብያ ወይም ጉልት በሚባለው ቀን። የልክ የተሻለ ገብያ የተሻለ ገንዘብ እና የተሻለ ያ የትክልት ግብአት የተሻለ ምርታ ምርት ግብአት ስላለ በዛ ቀን ነው። እንግዲህ የምሸምተው በዛ ስሸምት የተሻለ ምርታማነት ስለሆነ ሮብና በቅዳሜ ነው ወደ ገበያ በስፋት እንደውም በሰፊው የሚሄደው ማለት ነው

አስተያየት መቀበል ትወዳለህ አዎ በስራ ጉዳይ ሊሆን ይችላል። በሆነ ነገር አስተያየት እቀበላለሁ ምክንያቱም አስተያየት ካልተቀበልኩኝ ለስርያ የተሻለ ነገር አላገኝም። የተሻለ ጥራት ያለው ነገር ስለማላገኝ እኔም የስራዬ እድገት። የተሻለ ነገር እንዳገኝ ለስርያም ሆነ እንዲሁም ጥፋት ካጠፋውም ለዛ አስተያየትም አልቀበል ከሆነ ወደኋላ ቀራለሁ ወይም ደካማ አስተሳሰብ ይኖረኛል። ስለዚህ አስተያየት በተቀበልክ ቁጥር እጠነክራለሁ የተሻለ ገቢም የተሻለ እንትንም ስለማገኝ ጥሩ ነገር ይኖረኛል ብዬ ስለማስብ አስተያየት ሁሌም እቀበላለሁ። እና አስተያየት መቀበል በጣም ጥሩ ልምድ ነው። ጥሩ ማካበት እንትን ስለሆነ አስተያየት የመቀበሉን ነገር በጣም ነው የምወደው። አስተያየት ሰው ሲናገረኝ በተገቢው ከሆነ በቁጣ መልክ ካልሆነ በ እንትን በጸባይ ከሆነ ደስ ነው የሚለኝ። አስተያየት መቀበል እና እስቲ አስተያየት በቻልኩት አቅም ለመቀበል ስራዬንም ለማስተካከል እሞክራለሁ። አስተያየትን እንደኔ ተቀበሉ ነው የምለው። አስተያየት መቀበል በጣም ጥሩ ነው። አስተያየት ይቀበላል ሁልጊዜም እናንተም አስተያየታችን ተቀበሉ እላለሁ። አስተያየት ካልተቀበላችሁ እድገትም ለውጥም ልታመጡ አትችሉም። ስለዚህ አስተያየት መቀበል በጣም ለአንድ ስራ እድገት በጣም ወሳኝ ነገር ነው ብዬ ነው የማስበው

በስራ ጊዜ እረፍት ታደርጋለህ? አዎ እንግዲህ ሳይበዛ በስራ ጊዜ የተወሰነ እረፍት አደርጋለሁ። እንግዲህ ለምሳ በምወጣበት ጊዜ ምሳ ከበላው በኋላ የተወሰነ እረፍት አደርጋለሁ እና በመሃል እንግዲህ አንዳንዴ ከበድ ያሉ ስራዎችም ሲኖር እረፍት ለማድረግ እሞክራለሁ። እንግዲህ በስራ ጊዜ በተለይ ትንሽ እረፍትን አንደኛውን እስከ መጨናነቁ በጣም የአይምሮም ጭንቀት ስለሚያመጣ ብዙ ጊዜ አንዳንዴ ትንንሽ እረፍት ማድረግ በጣም አሪፍ ነው። ሳይበዛ እና የተወሰነ እረፍት በምሳ ወቅት ለአንድ ሰዓት ወይም ለ አንድ ሰዓት ተኩል እረፍት አደርጋለሁ። በዛ ሰዓት እንግዲህ ምሳዬን በልቼ ቡና ጠጥቼ ትንሽ የተወሰነ እረፍት አድርጌ ዘና ዘና ብዬ ወደ ስራ ስመለስ በጣም ጥሩ ነገር ነው። የማገኘው ወይ ጥሩ የስራ አነሳሽነት ነው የማገኘው እንደገና አዲስ ስራ አዲስ ጉልበት ነው የሚሆነው እና አዲስ ውጤት ነው የማገኘው። እና በስራ ጊዜ ትንሽ እረፍት መውሰድ በጣም አድካም የሆነ ስራ ከተሰራ በኋላ ትንሽ እረፍት መውሰድ በጣም ጥሩ ነው ብዬ አስባለሁ። በመሃል በመሃል በጣም የተወጠረ ስራ ባንሰራን ያውን ውጥረት የበዛበት ስራ ባንሰራ ጥሩ ነው። ግን ስራ በአግባቡ እንስራ በጣም ትንሽ የተወሰነ ሰዓት ደቂቃዎችም እረፍት እናድርግ እላለሁ።

ዝናብ ሲዘርብ ምን ታደርጋለህ? ዝናብ ሲደ ዘንብ እንግዲህ ብዙ ጊዜ በማጠራቀሚያ በሳፋ ወይ በሮቶ ወይ በበርሚል። አጠራቅማለሁ ምክንያቱም ለልብስ እንዲሁም ለምግብ ማብሰያ በቂ ውሃ ስለሌለ ባለሁበት አካባቢ እንግዲህ ይሄ ለዛ ስለምጠቀም። ዝናብን ወደ አንድ ቦታ የማጠራቀም እና የመሰብሰብ ከቆርቆሮ ላይ እንግዲህ አርፈው ወይም ከጣራ ላይ ከቤቱ ጣራ ላይ አርፈው የሚወርዱትን ዝናብ እንግዲህ በተጠንጹህ በሆነ እቃ በመሰብሰብ። ለምግብ ማዘጋጃነት እንዲሁም ለተለያየ ለሻወር መውሰጃ እና ለተለያየ ጥቅማ ጥቅም አውላቸዋለሁ ውሃዎችን። ስለዚህ ዝናብ ሲጥል ሁልጊዜም ያው እንግዲህ ከዘነበ በኋላ ደግሞ ዘናብ ሲጥል አትክልት ነው የምትተክለው? አትክልት ተክላለሁ የተለያየ ሰብል እንደ ለምግብነት የሚውሉ የተለያዩ ሰብሎችን አዝርት እዘራለሁ። እንዲሁም እነዚህ የጓሮ አትክልት የሚባሉትን ፈጣን የሚባሉትን እንደ ቆስጣ ጎመን ሰላጣ ካሮት። ቀይ ስር ድንች እነዚህ እንዲሁም ሌላ ሌላ አትክልቶችን በሰፊው የመትከል ነገር ነው። ዝናብ ሲዘንብ የሚኖረው ምክንያቱም ዝናብ ውሃ የ ወራጅ ውሃ በለልበት አካባቢ ሲዘንብ በጣም እንደዚህ አይነቶችን ግዴታ የመዝራት እና እንትን የማለት ግዴታ አለብን ማለት ነው

"የቀን መቁጠሪያ ትጠቀማለህ?" የቀን መቁጠሪያ ያው እንግዲህ በራሴ ቀኖችን ብዙ ጊዜ በራሴ ነው የምጠቀማቸው። በራሴ ቀኖችን እንግዲህ ሁልጊዜ ቀን አስታውሳለሁ የእለት ቀኖችን የወር ቀኖችን ስለማያስታውስ ብዙ ጊዜ የቀን መቁጠሪያ አልጠቀምም የቀን መቁጠሪያ ሳይሆን በራሴ ቀኖችን አውቃለሁ። ስለዚህ ሁል ጊዜ ዛሬ ማነው ከሰኞ እስከ አርብ ያለውን ቀን እሁድና ቅዳሜም ያው ስራ የተለያየ ስራ ስለምሰራ ከሰኞ እስከ አርብ ደግሞ ያለው ሌላ ስራ ስለምሰራ ቀኖችን እያንዳንዳቸውን ከአንድ እስከ ሰላሳ ያሉትን ቀኖች በየቀኑ ስራና ባል በሚባል እንግዲህ በሆደኝ እኔ ባለሁበት በዓላቶች ስላሉ የማይሰራባቸው ቀን ስለዚህ የማይሰራበት የጉልበት ስራ እንደ ቁፋሮ እርሻ ምናምን የማይሰራባቸው ቀኖች ስላሉ ስለዚህ ቀኖች ራሴ በራሴ እየቆጠርኩ እንዲሁም ስለማውቃቸው እንጂ ሌላ የቀን መቁጠሪያ ተጠቅሜ አላውቅም። በእነሱ ምክንያት ቀኖችን በደንብ አውቃቸዋለሁ የቀን መቁጠሪያ መጠቀም አይጠበቅብኝም። የቀኖችን በተለምዶ የምቆጥራቸው የቀን አቆጣጠር እንትኖችን እጠቀማለሁ፤ በራሴና ያው ከቤተሰብ ከትምህርት በተማርኳቸው እነሱ በራሴ ነው አቆጣጠር ብዙ እንድጠቀም እንግዲህ በስልክ በማስታወሻ በተለያየ ቀን መቁጠሪያ ተቀምጠዋል። ግን በራሴ ነው ብዙ ጊዜ ምንም የተለየ አጀንዳ ወይም ስልክ ውስጥ ምንም ቼክ የማደርገው ነገር የለኝም።

ቃልህን ትጠብቃለህ ቃልህን አዎ ቃልህን እንግዲህ ለ በስራም ይሁን በተለያየ በስራ በብድር እንዲሁም በስራ አብሮ በመስራት በግሩፕ ሚሆን በቡድን በሚሰራ ስራ ቃሌን ሙሉ በሙሉ እጠብቃለሁ ማለት እችላለሁ። ምክንያቱም ቃል ካልጠበኩኝ ለወደፊት ለወደፊቱ ለሚመጣው ስራ ለወደፊቱ ብር ተበድሮ ለመስራት እንዲሁም አብሮ ለመስራት እምነት ለማግኘት ምንም አይነት ቃል ወደኋላ አልልም ቃሌን ጠብቄ ነው። ሁሌ ለስራ እንደውም የሰዓት ቀጠሮም ከሆነ ቀድሜ ነው የምገኘው ቃሌን አከብሬ ቃሌን ጠብቄ ሁልጊዜም ቃሌን ለመጠበቅ እሞክራለሁ እንዲሁም የሆነ ቃል ተከባባውም ቃሌን ላለማፍረስ ቃሌን እጠብቃለሁ። ሁልጊዜም ስለዚህ ቃል በመጠበቅ ቃል መጠበቅ ታማኝነት እንዲሁም ቃልን አክሮ በሰአቱ መገኘት አንድ የሰዓት ቀጠሮ ወይም ስራ ቀጠሮ ከሆነ ቃልን አክብሮ ጠብቆ እዛ መገኘት በጣም ትልቅነት ታማኝነትም ስለሆነ ይሄ በጣም ብዙም ገራሚ ቶፒክ እና አሪስ ነው። ምክንያቱም ይሄ ቃል ቃልን ጠብቆ መገኘት ቃልን መጠበቅ በጣም ለየትኛውም አለም ላይ ላለ ህዝብ በጣም ወሳኝ ነው። ውሸት የትም እንደማያደርስ እውነታ ቃልን መጠበቅ እምነት መኖር በጣም አሪፍ ነው ብዬ ነው የማስበው ብዙዎች የሚዋሹ የሚያስመስሉ ሰዎች ስላሉ ቃላቸውን የሚጠብቁ ሰዎች በጣም በጣም አሪፍ ነው። ቃላችንን እንጠብቅ እናስተውል እላለሁ።

ማቅረቢያ ማድረግ ትችላለህ ማቅረብ ማድረግ ትችላለህ? ማቅረቢያ ማድረግ ትችላለህ እንግዲህ አዎ አንድን ነገር ማቅረብ አንድን ነገር ማድረግ እችላለሁ። ምክንያቱም አንድ ነገር ሲደረግ ሲከወን ሲሆን ማድረግ እችላለሁ ያን ነገር ለመስራት ለማከናወን እችላለሁ። ምክንያቱም አቅርቤ አድርጌ ማሳየት እችላለሁ ለነገሮች ለእንትኖች ቀልጠፍ ያለ ነገር አድርጎ ሰው ማሳየት ይችላል ማቅረብም ማድረግም ይቻላል። ምክንያቱም አንድን ነገር ለማቅረብ በጣም ትሁትና ጥሩ ሰው መሆን ነው የሚጠበቅ እንጂ ነገሮችን ለማስተካከል በጣም ቀላል ነው ብዬ ነው የማስበው

የምትወደው አትክልት ምንድነው? የምወደው አትክልት ብዙ አይነት አትክልቶችን ነው የምወደው በተለይ ከምወደው በአትክልት ሙዝ መጀመሪያ የምወደው አትክልት ነው። እንዲሁም በአቡካዶ ፓፓያ ማንጎ እንዲሁም ሀባብ በጣም የምወዳቸው አትክልቶች ናቸው። እንዲሁም ከተለያየ አትክልት ጎመን የሀበሻ ጎመን ካሮት ቀይ ስር ድንቼ በቃ የማልወደው አትክልት የለም ብል ነው የሚቀላው። በጣም ምክንያቱም ዘርፈ ብዙ ጥቅም ያላቸው አትክልቶች ናቸው ለእለት የሚውል ምግብ በቫይታሚን የበለፀጉ ናቸው። ብዙዎቹ እና አትክልቶችን በተለይ ከምንም በላይ ሙዝን በጣም ከሁሉም አትክልት በላይ ሙዝና አቡካዶ በጣም የምወዳቸው ሁለቱ አትክልቶች በጣም በጣም የምወዳቸው አትክልት ናቸው። እነዚህ ፍራፍሬዎች በጣም አጥጋቢና ደስ የሚሉ ጣምም ያላቸው ናቸው። ሙዝን በአንደኝነት ሁለተኛ አቮካዶ አቮካዶ እንግዲህ በጣም እጠቀማለሁ ደስ ብሎኝ በዳቦ ሳንዱች እያረኩ ስለምመገበው ያ አትክልት እንግዲህ ሲያፈራፍረው በጣም የምወደው አትክልት ነው። እና አሁንም ጓሮዬ ላይ በስፋት ተክዬዋለሁ አቡካዶን እንግዲህ ለብዙ ነገር አውለዋለሁ ብዬ አስባለሁ እንግዲህ እኔም ተጠቅሜ ለሰውም እተርፋለሁ ብዬ አስባለሁ።

ፍየል አይተህ ታውቃለህ? አዎ ፍየል እንግዲህ በሀገራችን በሰፊው ነው። ያለው ፍየል በደንብ እንግዲህ አውቃለሁ ፍየልን በአርደን ለምግብነት ነው የምናውል እንዲሁ ቆዳዋ ደግሞ ለተለያየ ተዋጦ ውስጥ እንግዲህ ለተለያየ ይውላል። ግን ፍየልን እንግዲህ ለምግብነት ነው ስጋዋ ለተለያየ ለስጋ ምግብነት ነው የሚውለው። እንግዲህ የፍየል ጥቅም ብዙ ነው ለመድኃኒትነት ስጋዋ ይጠቅማል እንላለን። እና ፍየል በሰፊው ትገኛለች እኛ ሀገር እንግዲህ በጣም በብዙ ሚሊየን የሚቆጠሩ ፍየሎች ነው እንግዲህ በአካባቢዎች እኮ ያሉ ፍየል በሰፊው ይረባል። ምክንያቱም እኔም በዛው አካባቢ አያለሁ እመገባለሁ ምግባቸው እና የፍየል ስጋ በጣም ድፍን ያለ እና ከበግ የተሻለ ከሌሎች የተሻለ ስጋ ትሰጣለች። እና ፍየል ጥቅሟ ብዙ ስለሆነ ፍየልን የማራበት ነገር አለ እኔም ስለማራባ ፍየል እወዳለሁ። እና ፍየልን መጠቀም በጣም ጥሩ ነው። የፍየል ስጋ ተጠቀሙ እላለሁ እና ፍየል አይቼ አውቃለሁ እኔም አለኝ ከማየት በላይ የራሴ አለኝ ማለት ነው። የምወደው ስለዚህ ፍየል በጣም ጥሩ ናት ፍየል ተጠቀሙ እላለሁ ፍየል እንጠቀም።

የምትወደው እንስሳ ምንድነው? የምወደው እንስሳ እንግዲህ በስፋት እንግዲህ ከብት ወይም በሬ ከበሬዎች እና በጎችን በጣም እወዳለሁ በቤት የምወዳቸው እንስሳ ናቸው። እንግዲህ በግ ያው ለምግብነት በስጋ የስጋ ነው እና ለምግብነት የሚውለው በግ እሱን በጣም ነው የምወደው። እንግዲህ በሬ በእርሻ ለስራ ለእርሻ እንዲሁም ለእህል ወቅ እንዲሁም ጤፍ ገብስ ስንዴ የትኛውም ሰብል አዝርት ከዘራን በኋላ ምንወቃባቸው እንዲሁም መጀመሪያ እርሻ የምንከውንባቸው ዘር የምንዘራባቸው ስለሆነ በሬዎች በጣም ደስ ከሚሉኝ የምወዳቸው እንስሳ። በሬዎችን ነው እንዲሁም ላሞች ወተታቸው በጣም ከሚያስደስተኝ እና ወተት ለተለያየ የገቢ ምንጭም ነው። እንግዲህ ወተት እንዲሁም ለራስ ለመጠቀም በጣም አሪፍ ነው የምወደው ነው። ብዬ አስባለሁ

የምትወደው ሬስቶራንት የት? ነው የምወደው ሬስቶራንት እንግዲህ አዲስ አበባ ጀሞ አካባቢ በጣም አሪፍ ሬስቶራንቶች አሉ። እንዲሁም ወደ መሃል ቦሌ አካባቢ አሪፍ አሪፍ ሬስቶራንቶች አሉ በጣም ደስ የሚሉ። በጣም ወሳኝ እና ለመዝናናት የሚመቹ ሬስቶራንቶች አሉ። እንዲሁም ጀሞ አከባብ በጣም ኡፍ ማራኬ በትክልት የተዋቡ። አሪፍ አሪፍ ሪቶራንቶች አሉ እነሱ በጣም የሚያስደስቱኝ ሬቶራንቶች ናቸው። እና እንዲሁም ቦሌም ገርጂ እንዲሁም አሁን በጣም በሰፊው ደስ የሚል አይነት ሬስቶራንቶች ተፈጥረዋል ብዙ አይነት ተሰርተዋል። በየቦታው አሪፍ ናቸው ማለት ይቻላል። አዲስ አበባ ላይ ሙሉ በሙሉ ምርጥ በሚባል ሬስቶራንት እየተሰራ ነው እየተዘጋጀ ነው። ስለዚህ ሬስቶራንት የትኛውም አካባቢ ቁጭ ብሎ ለመዘጋጀት ለመጠቀም ሬስቶራንቶች አሪፍና ምቹ አድርገው ሰርተዋቸዋል። እና ስለዚህ ሬስቶራንት የምወደው ብዙን ጀሞ አካባቢ ነው። ስቀመጥ የነበረው አዲስ አበባ እዛ አካባቢ በጣም ምቹ ነው። እና አሪፍ ነው። ለዛ ነው የምወደው።